የምወደው መጽሐፍ የዲኤል ካርኔጊ መጽሐፍ ነው። የመጽሐፍ ስም ደግሞ ጠብታ ማር ይባላል። ይህ ጠብታ ማር ሚለው በውስጡ አንድ ሰው ህይወቱ እንዴት መምራት እንዳለበት ከሰዎች ጋር እንዴት ሀሳብ ለሀሳብ መቀያየር ይችላል? ሚለው የተለያዩ ነገር የያዘ ነው። ስለዚህ አነበዋለሁ ይሄ እለት እለት ጉእ ጉዞህን እንዴት መሆን እንዳለበት ለምሳሌ ሰዎችን አንድ ነገር ሊያረርጉልህ ከፈለጉ እንዴት አድርገህ ራሳቸውን አስበው እንዲያረጉልህ ሚያስገድዳቸው ነው። ስለዚህ ይሄንን የመጽሐፉ የዲኤል ካርኔጊ የነሱ ህግን በመከተል እኔ በህይወቴ ላይ ተግባር አ አደርገዋለሁ በዚህ ምክንያት ሁሉ ነገር ይሳካልኛል። እና እኔ በጣም ምወደው መጽሐፍ ቢኖር የዲየል ካርኔጊ ጠብታ ማር ምትለው መጽሐፍ ናት።

ወደ ገበያ የምሄድበት ጊዜ አንድ ጊዜ ብቻ ነው በቀን ማለት ነው። እና ወደ ገበያ ስሄድም ለመገበያየት ነው የምሄደው። ሄጄ ተገበያይቼ እመለሳለሁ። ሌላ ደግሞ እኔ ሱቅ ነው የምጠብቀው ስለዚህ የገበያ ነክ ነው። እና የገበያ ነክ ስለሆነ በዛም ሙሉ ቀን ልውል እችላለሁ። ግን እንደምናቃቸው ትላልቆች የገበያ ማዕከል አይደለም። ለምሳሌ እንደ መርካቶ መገናኛ የመሳሰሉ ቦታዎች በጣም ትላልቆች አይደሉም። ስለዚህ ዝም ብሎ የሆነ የተወሰነ የስራ ቦታ ነው። እንደዛ ነው ስለዚህ እኔ በተላልቆች የገበያ ማዕከል የምሄደው ግን በቀን አንድ ነው። ለዛውም የተለያዩ የሱቅ የሚያስፈልጉ ነገሮችን እሱን ለማምጣት እሄዳለሁ። ካለቀም ለማምጣት እንደዛ ነው ምጠቀመው ስለዚህ በቀን አንድ ጊዜ ወደ መርካቶ እሄዳለሁ ገበያ ማዕከል።

ከአለቃዬ ጋር ያለኝ ግንኙነት በጣም ጥሩ ነው። ምክንያቱም እኔና አለቃዬ በጣም እንስማማለን። እኔም በጣም አከብረዋለሁ እሱም ያከብረኛል። የሚያወጣቸው ህጎች ለስራ ባህሪም ካወጣ እነሱ ተግባራዊ አደርጋቸዋለሁ። እና ወደ ስራ ቦታ ስሄድም በሰአቴ ገብቼ በሰአቴ ነው የምወጣሁ። ለዚህም በጣም ደስተኛ ነኝ። በዚህ ነገርም ግዴታ ነው ስንሰራ ሆነ የተለያዩ ነገሮች ስናደርግ በጊዜያችን ከሆነ በጣም ደስ የሚል ነው። እና ሁል ጊዜ ከአለቃዬ ያለኝን ግንኙነት በጣም ደስ የሚል የመነፋፈቅ ስሜት ያለው ነው።

አዎ እሳት ማንደድ እችላለሁ። በተለይ በገጠሩ ማህበረሰብ እስካሁን እሳት ማንደድ ባህል ያለ ቢሆንም የተለያዩ የባህላዊ መንገዶች አሉት። አሁን አሁን በከተማ ያለው ኤሌክትሪክ ሀይልን እሱን እየተካ ቢሆንም ግን ሙሉ በሙሉ አልተቋረጠም። ምክንያቱ ኤሌክትሪክ እንደ ኢትዮጵያውያን ይቆራረጣል። ስለዚህ በሚቆጣ በሚቋረጥበት ጊዜ እሳት ይነዳል። ለምሳሌ ቡና ካየን በኤሌክትሪክ የተሰራና በእሳት የተሰራ ይለያያል። በእሳት የተሰራው ጣዕሙ በጣም ደስ የሚል ነው። ከዛም ቀስ ብሎ ስለሚፈላ እሳቱን ቀስ አድርጎ ስለሚያፈላው ጥሩ ጣዕም እንዲኖረው ያደርገዋል። ስለዚህ እሳት ማንደድ እችላለሁ። የጊዜም አነዳለሁ ምግብ ለመስራት ስል በገጠር ማህበረሰብ ድሮ በነበርኩበት ጊዜም እጠቀም ነበር አነዳለሁ በጣም ደስተኛ ነኝ። በዚህ ነገር

በትምህርት ቤት የምወደው ትምህርት ኬሚስትሪ ነው። ኬሚስትሪ በጣም እወዳለሁ። አንደኛው በህፃንነቴ አባቴ የተማረው ከሚስተር ነበር። ያጠናሁ ከዛ ቤት ሁሌ ጊዜ ከሚስትሪ ያስተናኝ ነበር። ከዛ ደግሞ የተለያየው መሰረታዊ ነገሮች የያዘ ስለሆነ ኬሚስትሪ በዛ ምክንያትም እወደዋለሁ። በብዛት እንዲወደው ያደረገኝ አባቴ የኬሚስትሪ ምሁር መሆኑን ነበር።

እኔ ወደ ገበያ የምሄድበት አንድ ጊዜ ብቻ ነው። እሱም ተገበያየቼ ለመምጣት ለምሳሌ የሱቆች እቃዎችን ለማሟላት። ወደ ገበያ እሄዳለሁ ለማምጣት እቃዎች ሲያልቁ ማለት ነው። እና ትላልቆች ገበያ ማዕከሎች አሉ ለምሳሌ እንደ መርካቶ የመሳሰሉ በቅርቤ ስላለ ወደ እነዚህ አንድ ጊዜ በቀን እሄዳለሁ ተገበያይቼ የምፈልገውን ይዤ እመለሳለሁ። እና የገበያ የሚሄዱ ቀን በቀንም በህይወታችን ምን አይነት እንዳለች ወዴት እያደገች ነው ወይ የሚለውን ነገር ለማጥናት? ምን ተወደደ የሚለውን ነገር ለማጥናት በጣም ወሳኝ ነው

አልተወውም መስኮቴ ዘግቼው ነው የምወጣው። ምክንያቱም በመስኮት አንዳንድ ነገር ሊገባ ስለሚችል ለምሳሌ ሌባ የወፈች ነገሮች ዝርያዎች ሊገቡ ይችላሉ። የተለያየ ታዋስያንም ሊገቡ ይችላሉ። ስለዚህ ሁል ጊዜ መስኮቴን ከቤት ከወጣሁ ዘግቼው ነው የምወጣው እንጂ ከፍቼ ትቼ አላውቅም። እና መስኮት የክፍት አድርጌው አላውቅም

እኔ የምጽፈው በእርሳስ ነው። በእርሳስ አንደኛው የጻፍኩትን ጽህፎች ተሎ ለማጥፋት ይመቻል። እርሳስ ብእርም እጠቀማለሁ ግን በብዛት እርሳስ እጠቀማለሁ አለ። በተለይ ስዕል ለመሳል። አንዳንድ የእለቱ ወጪዎችን አጥፍተን ለእለቱ የሚቆይ ነገር ካልኩሌተር ነገር ምንጠቀመው በእርሳስ ነው።

ማታ የምሰማው በርቀት እንደ ሙዚቃ ምናምን የመሳሰሉ በርቀት አሉ። እኔ ጋር ማታ ማታ ቀዝቀዝ ያለ የባህል ዘፈኖች እሰማለሁ። መንፈሳዊ መዝሙሮችም እሰማለሁ። እነዚህ ህይወቴ በጣም መንፈሴ እንዲታደስ ያደርጉታል። እና ማታ ማታ ሁልግዜ የምሰማው ቀዝቀዝ ያሉ ሙዚቃዎች ናቸው። ለምሳሌ እንደ የኤፍሬም ታምሩ ሙዚቃዎች። የቴዲ አፍሮ ሙዚቃዎች በጣም ደስ ይሉኛል። እነሱን ማታ ማታ እሰማቸኋለሁ።

አዎ እህል መፍጨት እወዳለሁ ወይም አውቃለሁ በአብዛኛው ጊዜ በእህል መፍጨት በእጅ መፍጨት እናቶች ሲፈጩ አይቼ አውቃለሁ በአሁን ጊዜ እንኳን በከተማ ማህበረሰቡ ኦሬዲ ኤሌክትሪክ እየተካ ስለሆነ ብዙ የለምና እኔ ግን በገጠር ማህበረሰብ ስላደኩኝ አውቃለሁ።

አዎ ስጦታን መስጠት እወዳለሁ። ለምሳሌ ለእህቴ ለቤተ ሰቦቼ ለጓደኞቼ ሰጦታን እሰጣቸዋለሁ ይህንን ደግሞ ሰውዬ ያለን ፍቅር ያሳያል። ስጦታ መስጠት እንደ ኢትዮጵያውያን ባህል ነው። በሌላ አለም ስጦታዎች ይሰጣሉ ለምሳሌ በልደት ቀን የልደት ነገሮች። ለፍቅረኛ የቤተሰብ የልብስ ነገር ሊሆን ይችላል የምግብ ሊሆን ይችላል። ብቻ ግን በጣም ብዙ የስጦታዎች ነገሮች አሉ። ይሄ ደግሞ ከባህል ጋር አብሮ የሚሄድ ነገር ስለሆነ ስጦታም መቀበልም መስጠትም እወዳለሁ።

የስራ ጊዜ በጣም ሰፊ ነው። ምክንያቱም በቀን ለአስራስምንት ሰዓታት ስለምሰራ። በጣም ሰፋ ያለ ነው። የድካም ስሜትን እንዲሰማኝ ያደርገኛል። እና ከሁሉ ማሳልፈው እኔ በስራ ነው። ከዛ ስድስት ሰዓት እተኛለሁ። ሁለት ሰዓት የተለያዩ የቤተሰቦችን ወይም ሌላ ነገር አግዛለሁ ወይም አሳርፋለሁ። እና የስራ ሰዓቴ በጣም ሰፋ ያለ ነው።

አዎ ስራዬ በጣም አድካሚ ነው። ግን እኔ ሁል ጊዜ ስራ ስገባ በጣም ደስ ብሎኝ ይለኛል መንፈሴ ታድሶ። በፍቅር ብዬ ስለምገባ በጣም ጥሩ የሆነ ስራ ሰርቼ እወጣለሁ። ስወጣ ግን የድካም ስሜቶች ይሰሙኛል። ከሰዎች ብዙ ሰዎች ስትናገር ነው የምትውለው እቃዎች ስታመላልስ ነው የምትውለው። ስለዚህ ይህንን ሁሉ ስላለ ትንሽ የድካም ስሜት ስለሚሰማህ ስራው አድካሚ ነው።

ከፀሀይ ምጠምም እኔ የምጠበቀው ከፀሀይ በተለያየ መልኩ ነው አንደኛው ተለቅ ያለ ልብስ እለብሳለሁ። የፀሀይ መከላከያ እጠቀማለሁ ፊቴን የፀሀይ መከላከያ ቅባቶችን እቀባለሁ። ከዛ እንደ ኢትዮጵያውያንም የተለያየ ነገር የፀሀይ መከላከያ በባህላዊ አሉ ለምሳሌ እንደ ጥላ አይነት ማለት ነው ጥላ ይከላከለናል። ለሰውነታችንን

በቀን በ ለሁለት ጊዜ ቤቴን አጸዳለሁ። አንደኛው ጠዋትወደ ስራ ከመግባቴ በፊት ቤቴን ጠራርጌ ነው ምወጣው። ከዛም ተመልሼ ማታም እጠርገዋለሁ። እና ቤቴን ለሶስት ወይም ለሁለት ጊዜ አጸዳለሁ በቀን

አዎ የወተት ተዋጽኦ እወዳለሁ። የወተት ተዋጽኦ በብዙ ነገር የምናዘጋጀው ቢሆንም ለምሳሌ እንደ እርጎ እንደ አይብ። በተለያየ መልከን ልንወስደው እንችላለን ወይም የደረቀ በፋብሪካ የተዘጋጀ አለ። ስለዚህ የወተት ተዋጾች በጣም ነው የምወደው።

ቤተሰብ በአመት ለሶስት ቀን ያህል እንሰበስባለን ከዛ ተሰብስበን ስለቤተሰብ እናወራለን እርቅ ካለ እርቅ እንፈጽማለን እንወያያለን ሀሳብ ለሀሳብ እንደጋገፋለን። የተለያዩ ሰርጎች ካሉም እንሰበስባለን በክርስትና በዝክር እንዲሁም በተለያዩ ጉዳዮች እንገናኛለን። ፓርቲዎችን ልንወጣ ስልም ተሰብስበን ወደ ተለያዩ ቦታዎች እንሄዳለን። ስለዚህ በአመት እስከ ሶስት ጊዜ እንሰበስባለን

አዎ ማር በጣም ነው የምወደው ማር ለጤንነቴ በጣም ጥሩ ነው ይስማማኛል። በተለይ አብዛኛው ጊዜ ማር የምጠቀመው ከምግብ ከምግብ በኋላ ነው። እኔ የምጠቀመው ማር ደግሞ ነጭ ማርና ቀይ ማር እጠቀማለሁ ሁለቱን የተደባለቀ አልጠቀምም እኔ በአብዛኛው ጊዜ የምጠቀመው ነጭ ማር ነው። ስለዚህ ነጭ ማር ከምግብ በኋላ እበላለሁ የተወሰነ አንድ ሶስት ማንኪያ ማር ነው የምበላው በየቀኑ ማለት ነው። ማታ ማታ

አዎ እኔ በተቻለኝ መጠን እንደገና ጥቅም ለማዋል አደርጋለሁ። ለምሳሌ የተለያዩ የፕላስቲክ ጥርሙዞችን ከተጠቀምን በኋላ ድጋሜ እጠቀማቸዋለሁ ይህም አንደኛው ያለኝን የማወጣውን ገንዘብ እንዲቆጠብ ያደርገኛል። ሁለተኛ ደግሞ ሀገራችን ከተለያየ ብክለት እንጠብቃታለን እነዚህ እንደገና እንደ አዲስ ስንጠቀም የብክለት የአየሩ ፀባይ ሁኔታ እንቆጣጠረዋለን በጥሩ ሁኔታ እንድንሄድ ጥሩ አየር እንድተነፍስ ያደርገናል። ስለዚህ ድጋሚ ሀ መጠቀም በጣም ጥሩ ሀሳብ ነው። እኔ ብዙ ጊዜ ድጋሚ የምጠቀማቸው የፕላስቲክ ጥርሙዞች የተለያዩ የምግብ ማሸጊያ መጥተው የነበሩ እነሱ ደግሞ ድጋሚ እጠቀማቸዋለሁ ለምሳሌ ውሃ ለማስያዝ ለልብሶችን ለማጠብ ድጋሜ እጠቀማቸዋለሁ እና በጣም ጥሩ ነው። ድጋሜ መጠቀሙ።

ስሜቴን በፊቴ ላይ አላሳይም ሁል ጊዜ የኔ ስሜት በውስጤ ነው የማስቀምጠው ከፍቶኝ እያለ እንኳን በፊት የሚታየው ሳቅ ፈገግታ ነው የሚታይብኝ እና አብዛኛው ጊዜ እኔ ስሜቴን በፊቴ አልገልጽም። አንደኛው ይሄ የማደርግበት ምክንያት በኔ ምክንያት በተሰቦቼ እንዳይጨነቁ እህቴ እንዳትጨነቅ፣ ጓደኞቼ እንዳልጨነቁ በማለት ስሜቴን በፊቴ ላይ ሳላሳይ ነው የምኖረው አንዳንዴም እጠቀማለሁ ግን በብዛት ስሜቴ በፊቴ ላይ አላሳይም

የቤቴ ጣራ በአልሙኒየም የተሰራ ነው። የብረት ነክ ያላቸው ናቸው። በግማሽ በመኝታዬ ክላስ ያለው የእንጨት ጣሪያ ነው ያለው። ይሄ እንጨት በማሽን ተስተካክሎ በጣም በሚያምር መልኩ የተዘጋጀ ነው። እና የቤቴ ጣሪያ አንደኛው ከአልሙኒየም የተሰሩ የተለያዩ ብረታ ብረቶች የተሰራ ነው የመኝታ የክላሴ ደግሞ ከእንጨቶች በማሽን ተፈጭተው በስርዓት ተዘጋጅቶ እሱን የተለጠፈበት ነው የቤቴ ጣራዬ ማለት ነው።

ሹራብ መስፋት አልችልም። ምክንያቱ እኔ ያደኩበት በገጠር ማህበረሰብ ቢሆንም ሹራብ የሚሰፋ ቤተሰብ አልነበረንም በዚህ ምክንያት ሹራብ መስፋት አልችልም። ግን እንደ ኢትዮጵያውያን በጣም ብዙ ሰዎች ሹራብን በመስፋት ኑሯቸውን እሚመሩ አሉ። የቀን የቀን ጉዞአቸውን ሹራብ በመስፋት ወደ ገበያ በመውሰድ ለሰዎችም ጥሩ የልብስ አይነትን በመስራት ሹራብን እየሰሩ ኑሯቸው ይኖራሉ። በዚህም ገቢ ያገኛሉ። እኔ ግን ሹራብ መስፋት አልችልም። እንደወደፊቱ ግን ሹራብ የመስፋት እቅድ አለኝ። ይህም አሳካዋለሁ እሰራለሁ ጥሩ አድርጌ በ በማሽኖች ላይ ተመርኩዤ በእነሱን ጥራት ያላቸው ሹራቦች በአንዴ ለብዙ ሰው ሊደርስ የሚችል ሹራብ ላዘጋጅ አስባለሁ

ቤቴን እኔ የማጸዳው መጀመሪያ እቃዎችን በየቦታቸው አስተካክላቸዋለሁ ከዛ በመቀጠል ደግሞ አቧራውን አራግፈዋለሁ ከእነሱ ያለው ማለት ነው። ለምሳሌ በመስኮት ላይ በመጋረጃዎች ላይ ያለውን አራግፈዋለሁ አቧራውን ማለት ነው። ከዛ በመቀጠል ደግሞ ወለሉን እጠርገዋለሁ። ጥሩ አድርጌ ጠርጌ በስርዓት ቤቴን በደንብ አድርጌ እጠራለሁ። ለመጥረግ ቤቱን ለማጽዳት የምጠቀመው ደግሞ ሳሙናዎችን እጠቀማለሁ እነዚህ ሳሙናዎች በተለያዩ መልከክ አድርጌ ከልብስህ ጋር ቀላቅዬ እወለውለዋለሁ ቤቱን እና በደንብ ጥራት ያለው አደርጋለሁ። ምክንያቱም ቤትህን ማጽዳት አንደኛው ለጥሩ ስሜት በጣም ወሳኝ ነው። ደስ ይለኛል። በተለይ ቅዳሜና እሁድ ቀኖች በጣም አጸደዋለሁ ቤቴን ንጹህ እንዲሆን ፍላጎት አለኝ። ስለዚህ ለአይናችን ራሱ ቀለል ይለናል ድካም ደክመን ውለን ቤቱን ያልጠራ ያልጸዳ ከሆነ ይደብራል። ስለዚህ ቤቴን ጥሩ አድርጌ በሳሙና ነው የማጸዳው። ከዛ እቃዎችን በየስርዓት እደረድራቸዋለሁ

አዎ አቧራ ችግር ይፈጥራል። ለምሳሌ በጣም ብዙ የበዛበት አቧራ ከሆነ በስርዓተ መተንፈስ ላይ ችግር ያጋጥማል የተለያየ ሳልን ያደርሳል። ይሄ ሳል ደግሞ ድምፃችንን የተስተካከለ እንዳይሆን የሙቀት ስሜት ራሳችንን የመፍለጥ ችግር ሊያጋጥምብን ይችላል። ስለዚህ አቧራ በጣም ችግር አለው ይሄ ደግሞ አካባቢውን ይበክለዋል። ንጹህ አየር እንዳናገኝ ያደርጋል በተለይ ለህፃናት አቧራ ያለበት ቦታ ጥሩ አይደለም። እነሱ ጥሩ አየር እየወሰዱ ማሳደግ ነው ያለብን

ውሃ ማምጣት አውቃለሁ አዎ። ብዙ ቀን በገጠር ማህበረሰብ ውሃ ከገረብ ወይም ራቅ ካለ ቦታ ተሸክመን ነው የምንመጣው። እና ውሃ የምናመጣበት እንደዛ እያደረግን ተሸክመን በትንክሻ በትንክሻዬ ተሸክሜ አመጣለሁ ውሃ ብዙ ግዜ በጣም ብዙ ጊዜ ማለት ነው። እና አሁን አሁን በከተማ ላይ በየቤቱ ውሃ አለ። እና ለሱ ቀለል ያለነው ክሽና ቤት ከሄድን የራሱ አለ መኝታ ክላስ ከሄድንም አለ ስለዚህ የተሻለ ነው። በድሮ ጊዜ ግን ውሃ ማምጣት አውቅበት ነበር። አሁንም አመጣለሁ ልብሶቼን ላጥብ ከፈለኩኝ ውሃ አምጥቼ ነው የማጥበው። ስለዚህ ውሃ ማምጣትን አውቃለሁ አዎ

የስልክ ካሜራ እጠቀማለሁ ምክንያቱም እኔ ፎቶ የማነሳው ለራሴ በስልኬ ካሜራ ነው እና ይሄ ደግሞ በጣም ወሳኝ ነው የእለት እንቅስቃሴዎችን የተለያዩ ጽሁፎችን የስልክ ካሜራ እጠቀማለሁ ትልቁ ካሜራ የሚያስፈልገው ከበድ ላለ ነገሮች ይጠቀማለሁ ግን በአብዛኛው የስልክ ካሜራ ነው የምጠቀመው ይሄ ደግሞ ቀለል ይላል ላያያዝም ለማየትም በተለይ ጥራት ያለው ካሜራ ከሆነ በጣም ደስ ይለኛል እኔ ስለዚህ የምቀርጸው እኔ በስልክ ካሜራን ነው የምጠቀመው።

አዎ ወደ ስራ በሰአቱ ነው የምደርሰው ሁል ጊዜ የሚያስፈልገኝ ነገር ቀደም ብዬ እጨርሳለሁ። ከዛ በሰአቴ ለመድረስ ሁሌ እሞክራለሁ። እና ለምሳሌ ስራ አስራ ሁለት ሰዓት ቀጥታ የምጀምር ከሆንኩኝ እዛ ቀድሜ ከአምስት ደቂቃ በፊት አስራ አንድ ሰዓት ከአምሳ ደቂቃ ምናምን ሲል ቀድሜ ነው የምገባው። እና ወደ ስራ በሰአቱ መግባት አንደኛው ስራው ጥሩ እንዲሆን ያደርገዋል። ከዛ ደግሞ የመቸኮል ስሜት ደግሞ አይሰማንም ስለዚህ ሁል ጊዜ በሰአቱ መግባት ለእኛ በጣም ወሳኝ ነው የተረጋጋ ሰዎች እንድንሆን ያደርገናል።

ትንኞች በአካባቢዬ ላይ የሉም። ምክንያቱም የምኖረው አዲስ አበባ አራት ኪሎ ነው እና እዛ አካባቢ በጣም አየሩ በጣም ንጹህ ነው እና ቆሻሻ ምናምንም አይደፋበትም እና ትንኞች በአካባቢው የሉም አብዛኛው ጊዜ ትንኞችን የሚሰበሰቡበት ባለበት ሰፈር ወይም ምግቦችን በሚተርፍበት ጊዜ ካልሆነም ልብሳችንን ባለማጽዳት የተነሳ ነው እና ይሄው ሁሉ ጥርት አድርገን ስንጠቀም ትንኞችን በአካባቢያችን ሊኖሩ አይችሉም።

እኔ የጧት ሰው ነኝ። በጧት መንፈሴ በጣም አዲስ ይሆናል በጣም ንቁ እሆናለሁ እና አብዛኛው ጊዜ ስራዎቼን ማከናውናቸው በጧት ነው። በማታ ግን የድካም ስሜት ሰውነታችንን ይዝላል በብዙ ነገሮች በጉልበት እንኳን ባንዝል በአእምሮአችን ግን በጣም የድካም ስሜት ይሰማናል ስለዚህ እኔ የጧት ሰው ነኝ። በጧት ጥሩ ስራዎችን እሰራለሁ እናንተ ጋስ እንዴት ነው በጧት የጧት ሰዎች ናችሁ? ወይስ የማታ ሰዎች ናችሁ?

የኔ ዋና ሀላፊነቶቼ አንደኛው እህቴን ወደ ቤት ምርት ማድረስ ነው። ሁል ጊዜ ጠዋት ጠዋት አንድ ሰዓት ተኩል ተነስቼ እህቴ ወደ ቤት ትምህርት አደርሳታለሁ እና ይሄ ዋናው ስራዬ ነው። በሌላም አለኝ ለምሳሌ እኔ የዩኒቨርሲቲ ተማሪ የአንደኛ አመት ተማሪ ነኝ እና እሱም ጥሩ ውጤት ለማምጣት እጠራለሁ እና ይሄ ዋና ሀላፊነቴ ነው። ትምህርቴ ጥሩ ላይ መስራት እና እህቴ ወደ ቤት ትምህርት ማድረሱ የኔ ዋና ሀላፊነቶቼ ናቸው።

አዎ ክፍያ ማድረግ በጣም ነው የምወደው። ግዴታ ክፍያ ማድረግ በህይወታችን ላይ አስፈላጊ ነው ክፍያ ስናደርግም በላችን የነበረው ነገር ቀለል ይለናል። ለሰዎችም ተገቢ የሆነ የራሳቸውን መፈጸም ወሳኝ ነው። ስለዚህ ክፍያ ማድረግ በጣም ነው የምወደው። አሁንም አደርጋለሁ። ቀጣይም አደርጋለሁ እንደዛ የሚል ሀሳብ ነበረኝ አሁን እያደረኩት ነው

አዎ ነገሮች በስርዓት ነው የማስቀምጣቸው። ለምሳሌ ደብተሮችን በስርዓት አስቀምጣለሁ መጽሐፍቶችን በስርዓት አስቀምጣለሁ። የቤቱ ያሉ እቃዎች ለምሳሌ እንደ ወንበር ጠረንጴዛዎች ኮምፒውተር ቴሌቪዥን እነዚህ በስርዓት አስቀምጣቸዋለሁ። ለምሳሌ የክሽና የሆኑ እቃዎች በክሽና አስቀምጣቸዋለሁ። የመኝታ ያሉት ልብሶች ደግሞ በዛ አስቀምጣለሁ የስራ ልብስ እለያለሁ። የበዓላት ልብስን እለያለሁ ይህ ሁሉ ነገሮችን በስርዓት በስርዓት ነው የማስቀምጠው። ሌላ ቀርቶን የጥናት ፕሮግራሜን እንኳን ምጠቀመው በስርዓት ነው

ዳቦ ማብሰል እችላለሁ እኔ ሁል ጊዜ ዳቦ ማብሰል ራሴ ነው የማበስለው በቤቴ ማለት ነው። እና ዳቦ ማብሰል በጣም ወሳኝ ነው። አንደኛው ወጪን ይቀንሳል የምናወጣው ወጪን በጣም ስለሚቀንስልን። ቤታችን ሆነን ዳቦ ብናበስል በጣም ጥሩ ነው። አንደኛው የታችኛው የምናገኘው በቀላል ነው። አንዲት ዳቦ እስከ ሃያ ብር አስራ አምስት ብር በሚሸጥበት ጊዜ ዳቦን ራስን ማብሰል በጣም ጥሩ ነው እና ገንዘብን ለመቆጠብ። ዳቦ ራሳችን ማብሰል ወሳኝ ነው። እኔ ሁል ጊዜ ዳቦ ማብሰል ቤቴ እችላለሁ። እና ዳቦ ማብሰል በጣም ነው የምትችለው

እኔ ወደ ብዙ ቦታዎች ተጉዤ አውቃለሁ ለምሳሌ ወደ ላሊበላ ተጎዣለሁ። ይሄ ደግሞ በላሊበላ አካባቢ ያሉት ውቁር አብያተ ክርስቲያናትን ለማየት ማለት ነው እና እሱ በጣም አይምሮ ያድሳል በጣም ያስደንቃል። ሁለተኛ ደግሞ የአክሱም ሀውልቶችን ሄጄ ተጉዤ አይቻለሁ። እና በጣም ደስ የሚሉ የድሮ ጥበብ አባቶች እንዴት አድርገው እንደሰሩት። ለማየት ወደ ተለያዩ ቦታ ከሄድኩባቸው አንደኛው ወደ ላሊበላና ወደ አክሱም ወደሚገኙ የትግራይ ሀውልቶች እነሱን ወደ እነሱ ተጉዣለሁ።

እጅ መጨባበጥ በጣም ነው የምወደው። ምክንያቱም እንደ ኢትዮጵያውያን ሁል ጊዜ እጅ እንጨባበጣለን ፊት እንሳሳማለን ስለዚህ እጅ መጨባበጥ ምንድነው የሰላም ምክንያት ነው? ሰላማዊ እንደሆንን ስሜታችንን የምንገልጽበት ነው። እና እጅ መጨባበጥ በጣም ጥሩ ነው ደስ ይለኛል ሰዎችን ሳገኛቸው እጃቸውን እጨብጣቸዋለሁ። እና ያለኝ ስሜትም እነግራቸዋለሁ በጣም ለእነሱ ያለኝ እኔ ለእነሱ ያለኝ ክብር የምንገልጽበት ነው ያለ ሰላምነታችን የምንገልጽለት ነው።

አዎ ጥራት ያለው ስራ ማቅረብ እችላለሁ። ለምሳሌ እኔ አሁን እዚህ በምሰራው ስራ የድምጽ ግጅ ለአይ በምሸጠው ጊዜ ጥራት ያለው ነው። ደስ የሚለኝ ጥራት ያለው ደግሞ አንደኛው ገቢያችንን በደንብ ከፍ እንድል ያደርግልናል። ከዛ ታዋቂነታችንን ያስከትላል። ስለዚህ የእለት ኑሮአችን ለማሻሻል ጥራት ያለው ስራ ማቅረብ እችላለሁ። ለምሳሌ አንድ ቪዲዮ ኤዲት ለማድረግ ካሰብኩኝ በጥራት አደርገዋለሁ። አንድ ስራ ለምሳሌ ልብስ ላጥብ ስል በንጽህና አድርጌ አጥበዋለሁ። ስለዚህ ጥራት ያለው ስራ ማቅረብ እችላሉሁ። በተለያየ መልኮች ለምሳሌ ፈትና ስንፈተን ሙሉ ጥራት ያለው አሰራር ሰርቼ ነው የማስረክበው

እኔ በዚህ ስራ የሰራሁት ለሁለት ቀናት ነው ትላንት ማታ ነበር የጀመርኩት የኢንፎርሜሽን ወደዛ ማስገባት እና። ለሁለት ቀን አሰርቻለሁ በሌላ ስራዎች ከሆን ግን በጣም ብዙ ስራ ሰርቻለሁ። እና በዚህ ስራ የሰራሁት ግን ለሁለት ቀናት ያህል ነው የሰራሁት እና በጣም ደስ የሚል ነው። ወደ ሰዓት ከቀየርነው ወደ ሶስት ሰዓት ከሁለት ተኩል አካባቢ ሊሆን ይችላል። ስለዚህ ለሁለት ቀን ትላንት ማታ ነበር የጀመርኩት። ለሁለት ተኩል እስከ ሶስት ሰዓት ያለው ጊዜ ሰርቻለሁ

ቃሌን እጠብቃለሁ አዎ ግዴታ ነው። ማለት እዚህ አለም ስንኖር ዋናው ነገር ምንድነው ቃልህን መጠበቅ ነው። ቃሌን መጠበቅ ደግሞ በሰዎች ዘንድ እኔ ታማኝነትን አተርፍበታለዉ። በጣም በሰዎች ይሄ ልጅ እኮ በጣም ታማኝ ነው ለቃሉ ጽኑ ነው እና በቃሌን ስጸና ቃሌን ስጠብቀው የተለያዩ ሀላፊነቶችን እቀበላለሁ እኔ እነሱን ተቀብዬ ቃሌን ጠብቄ አሳካዋለሁ እና ቃሌን ሁል ጊዜ ጠባቂ ነኝ።

አዎ አዲስ ቴክኖሎጂ መማር እወዳለሁ ለምሳሌ ስለ ኤአይ መማር ስለዚህ ቴክኖሎጂ በደንብ ማወቅ ደስ ይለኛል። ለምሳሌ እኔ አዲስ ቴክኖሎጂዎችን ከተማርኳቸው የተለያዩ የኢንጂነሪንግ ስራዎች በእነሱ ላይ መማር በጣም ደስ ይለኛል አሁን እየተማርኩት ያለ ደግሞ ቪዲዮ ኤዲቲንግ ሙያ ነው እና ይሄ አዲስ ቴክኖሎጂ መማር በጣም ደስ ይላል ለሀገር እድገትም ወሳኝ ነው።

የድርጅት ዝግጅቶችን ዝግጅቶችን አልሳተፍም። እኔ ብዙ ሰው በተሰበሰበት ቦታ በጣም ደስ ስለማይለኝ። አልሰበሰብም ቤቴ ሆኜ ግን ያለውን ሀሳብ እሰማቸዋለሁ እቀበላቸዋለሁ። ምን ተደረገ ምን በድርጅት ዝግጅቶች ምን አይነት ሀሳብ ተነሱ የትስ ደረሰ ምን አይነት ውጤት አለው ብዬ ቼክ አደርጋለሁ። እና የድርጅት ዝግጅቶችን ወሳኝ ናቸው መሳተፍም በጣም ጥሩ ነው። እንደ ራሴ ግን የድርጅት ግዢዎችን አልሳተፍም

የቪዲዮ ጥሪ አላደርግም። ብዙ ጊዜ እንደዛ አይነት ስራዎች እሰራለሁ። ኢንፎርሜሽን የሆነ ሀሳብ ለሰዎችን ማካፈል ግን የቪዲዮ ጥሪ እስካሁን አድርጌ አላውቅም። ብዙ በዛም ሰርቼ አላውቅም ብዙዎች ሰዎች የቪዲዮ ጥሪ የሚያደርጉ አሉ። እና እኔ ግን በቃ ኦር እኔ የምጠቀማቸው ቀጥታ የሆኑትን የተለያዩ ጀሚኒ ኤአይ አጠቃቀሞችን ቻት ጂፒቲን እየጠየኩ ነው የምጠቀመው እንጂ የቪዲዮ ጥሪ። አላደርግም።

በመስመር ላይ ቪዲዮ እመለከታለሁ ብዙ ጊዜ ለምሳሌ የሆነ የኳስ ካለ እመለታለሁ በመስመር ላይ ቀጥታ የሚተላለፈውን ማለት ነው። እና በእነዚህ ሲሆን ደግሞ በመጀመሪያ ያለውን ሀሳብ ስለምናገኘው ፈጠን ያለ ጊዜን በጣም በመቆጠብ ስለ አዲስ ነገርም በፍጥነት እንዳውቅ ያደርገኛል። ስለዚህ በመስመር ላይ ቪዲዮ መመልከት በጣም ወሳኝ ነው። አሁን ያለው አለም እየተቀየረ ነው። ስለዚህ በመስመር ላይ ቪዲዮ መመልከት በጣም ጥሩ ነው እኔም እመለከታለሁ። ቀጣዬንም እንመለከታለን። እሺ እናንተስ ትመለከታላችሁ በመስመር ላይ ቪዲዮ ወይስ እንዴት ነው?

የልጅነቴ የመኖሪያ ቤቴ በሳር የተሰራነው ላይ ጠራው እና ግድግዳውን ደግሞ በጭቃና በድንጋይ የተሰራ ነበር። ይሄ በጣም ደስ የሚል ጊዜ ነበር። የተለያየ አንዳንዴ ዝናብ ያስገባል በጣራው ማለት ነው። እና የመኖሪያ ቤቴ የተሰራው ከጭቃና ከድንጋይ ከዛም ሳር የሆነ ረዘም ያለ ሳር አለ እሱን ላይ ይለብሳል ጣራውን ማለት ነው። ስለዚህ ሲለብስ ከተለያዩ ነገር ይጠብቃል። ለምሳሌ ከዝናብ ከፀሀይ ስለሚከላከል ጣራው በ የተለያዩ በእንጨቶች ተደግፎ በሳር ነው። የምዘጋጀው እና የልጅነት መኖሪያ ቤቴ በጣም የሚያምር ነበር።

ልብስ እኔ የማጥበው በሳምንት ሁለት ጊዜ ነው። እሁድና ሮብም ማለት ነው። እነዚህ በሁለት ቀናቶቼን ልብስ አጥባለሁ ልብስ ማጥብ ደግሞ ወሳኝ ነው። ለምሳሌ የተለያዩ ነገር ሽታን መጠበቅ። ጽዳትን መጠበቅ ከሰዎች ጋር ስትቀላቀል ንጹህ ሆነህ መታየቱ። ለራስህም የተለያዩ ለምሳሌ እንደ ቅማል የተለያዩ ይፈራል ልብስ ካላጠብነው ማለት ነው። ስለዚህ በሳምንት ሁለት ጊዜ ልብሶቼን አጥባለሁ አጥባለሁ እና ንጹሃን ናቸው። ልብሶቼ ስለዚህ ሮብና እሁድ ልብሶቼን አጥባለሁ።

አዎ ዋይፋይ እጠቀማለሁ ዋይፋይ በመስመር ላይ ያሉ ቪዲዮዎችን ለመመልከት በጣም ወሳኝ ነው። የተለያዩ ነገር አዲስ ነገር ለማወቅ ዋይፋይ ጠቃሚ ነው። አሁንም እኔ እየተጠቀምኩበት ያለውን ዋይፋይ ነው ዋይፋይ መጠቀም በጣም ጥሩ ነው። ፍጥነት አለው ጊዜያችንን በጣም እንድንቆጥብ ስለሚያደርገን ጥሩ ነው።

እኔ በጣም የምወደው ሽታ ፎግ ነው። ፎግ ፎግ ማስተር የሚለው ሽታ በጣም ደስ ይለኛል ጥሩ ጠረን አለው ከሰውነቴ ጋር ከሚተነፍሰው ጋር በጣም ይስማማኛል። አብዛኛው ጊዜ ልብሶቼን እቀባቸዋለሁ እዚህ አንገቴ አካባቢም እቀባለሁ እና እኔ በጣም የምወደው የሽቶ አይነት ፎግ ማስተር የሚለው ሽታ ነው የምጠቀመው። እሱን ደስ ይለኛል።

ሳህኖችን ማጠብ እወዳለሁ። ሳህን በልተንም ሊሆን ይችላል ሳንበላም ማጠብ ጥሩ ነው አንደኛው የተለያዩ ተሀዋስያንን ወደ ሳህኑ ስለሚገቡ እነሱ ካጠብናቸው። ሆዳችንን ከተለያዩ በሽታ እንደ ተቅማጥ የመሳሰል በሽታዎች እንከላከናለን ስለዚህ ሳህን መታጠብ ማጠብ በጣም ነው የምወደው አጥባለሁ። ሳስቀምጥም ስበላም አጥቤ ነው የማስቀምጠው።

እኔ በልጅነቴ የምወደው ጨዋታ ኳስ መጫወት ነው። ኳስ መጫወት በጣም ደስ ይለኛል፤ ከጓደኞቼ ጋር ተሰባስበን እግር ስንጫወት፤ በቃ ጊዜው ራስን እንዴት እንደሚሄድ አላውቀውም በጣም ደስ ይለኛል። ያ ጊዜ ቢመለስልኝ አሁን ራሱ በጣም ደስ ይለኛል። አሁን አሁን ግን በህፃንነቴ በጣም የምወደው ጨዋታ ቢቆይ ኳስ መጫወት ነው።

ዝናብ ሲመታ ሲዘንብ እኔ አብዛኛው ጊዜ እተኛለሁ። ምክንያቱ ዝናብ ሲመታ መብረቅ የተለያየ ነገር ስለሚ እንትን ስለሚያደነግጠኝ ዝናብም በጣም ስለምፈራ። እኔ ሁል ጊዜ ዝናብ ሲዘንብ መተኛት እንቅልፍ ነው የሚመጣኝ እና። ለጥ ብዬ ተኝቼ ዝናቡን መዝናቡን ሲያቋርጥ ከዛ እነሳለሁ። እና ዝናብ ሲይዘን እኔ ሁል ጊዜ ደስ የምልኝ መተኛት ነው

አዎ ላፕቶፕ አለኝ። ኤችፒ ላፕቶፍን የምትጠቀማት የተለያዩ ነገሮች በላፕቶፕ አከናውናለሁ እና ላፕቶፕ ለስራ ፍጥነትም ለተለያዩ ቪዲዮ ኤዲቲንግ ለተለያዩ ስራ ስለሚጠቅም አብዛኛው ጊዜ ስራዎቼ ከሞባይሌ ይልቅ በላፕቶፍ እጠቀማለሁ። ለብ ላፕቶፕ የማይጠቀምበት ጊዜ ደግሞ ቦምባይል እጠቀማለሁ እና ላፕቶፕ መጠቀም በጣም ደስ ይለኛል። ላፕቶፕ አለኝ

የቅርብ ጓደኛዬ በጣም ጥሩ ነው፤ ፀባዩ በጣም ይመቻል፤ ለሰው ያለው ክብር በጣም ደስ ይላል፤ እኔን በጣም ያከብረኛል፤ ሰዎችንም ያከብራል፤ ለእናትና አባቱ በጣም ታዛዥ ነው፤ ሰዎች ይወዱታል በስራው ላይም በጣም ጠንካራ ነው። በጊዜ መጨረስ ደስ ይለዋል፤ ወደ ስራ ሲገባም በሰአቱ መግባት በጣም ደስ ይለዋል፤ ብዙ ደስ የሚል ሁኔታዎች አሉት። ልብስ ደግሞ ሁል ጊዜ በጽዳት ነው የምለብሰው፤ ጫማውን ሁል ጊዜ ይቀያየራል፤ በሳምንት ሶስት ጊዜ ጫማ ይቀይራል፤ እና ደስ ይለኛል ብርሃኑ የሚባለው ልጁ ጓደኛዬ በጣም ደስ የምለኝ ልጅ ነው።

አዎ ገንፎ እበላለሁ ገንፎ መብላት በጣም ጥሩ ነው። ደስ ይላል አብዛኛው ጊዜ በኢትዮጵያውያን ባህል ገንፎ የሚበላው። አንዲት እናት ስትወልድ ገንፎ ይዘጋጃል እና ጎንፎውን እንበላለን። ተሰብስበን በጣም ደስ የሚል መንፈስ አለው። እና ጎንፎ እበላለሁ

ብስክሌት አልጋልብም ምክንያቱም ብስክሌት እኔ መጋልብ አልችልም ሞክሬም አላቅም። ምክንያቱም ብስክሌት ለመጋለብ መጀመሪያ መለማመድ ያስፈልጋል። እኔ እስካሁን ተለማመጄ አላቅም ለወደፊት ግን ብስክሌት የመጋለብ ሀሳብ አለኝ። ስለዚህ ብስክሌት እጋልባለሁ ለወደፊቱ እንጂ በአሁን ጊዜ ግን ብስክሌት መጋለብ አልችልም። ምክንያቱ አልተለማመድኩም

አዎ ልብሶቼ በስራቴ የተቀመጡ ናቸው። ግን አሁን ልብስ እያጠብኩኝ ነበር እነሱን ገና ስላልደረቁ በስርዓት አላስቀመጥኳቸውም። ግን ሁል ጊዜ ልብሶቼን በስርዓት አስቀምጬ ስነሳ ሰዓት አታጥፌ፤ ማስቀመጥ ባለብኝ ቦታ ነው የማስቀምጣቸው። እና ልብሶችን በስርዓት የመያዝ ደግሞ አንደኛው እንዳይቆሹ ያደርጋል፤ ንጽህናቸውን ለመጠበቅ በስርዓት ማስቀመጡ በጣም ጥሩ ነው። ሁለተኛ ደግሞ በምንፈልገው ጊዜ በቅርብ እንድናገኘው በስርዓት ከተቀመጠ ነው።

ቀልድ መናገር እወዳለሁ። ቀልድ መቀለድ በጣም ደስ የሚል ነው። አንደኛው ቀልድ መቀለድ እድሜ ረጅም እንዲሆን ያደርጋል። ነፃ እንድትሆን ያደርጋል ሰዎች በቀላሉ እንዲወዱህ ያደርጋል። የሚቀልድና የማይቀልድ ሰው ይለያያል የማይቀልድ ሰው ብዙ ሰው አይቀርበውም ይፈራዋል በተለይ ሴቶች ቀልድ የሚቀልድ ወንድ ይመርጣሉ። እና ቀልድ መናገር እኔ እወዳለሁ

የስልኬ ባትሪ የሚቆየው ለሁለት ቀን ይቆያል። እንዳጠቃቀሙ ነው ለምሳሌ የተለያዩ ቪዲዮ የሚታዩኝ ከከፈትኩኝ ካሜራ ከከፈትኩኝ የተለያዩ ኦንላይን ስራ ከሰራሁኝ ለአንድ ቀን ይውላል። ዝም ብዬ የተወሰነ ስልክ በመደወል እና ቀለል ያለ ግሞች በመጫወት ከሆነ ግን እስከ ሁለት ቀን ሊቆይ ይችላል። ስለዚህ በመካከለኛው አማካኝ ውጤት ስናየው የስልኬ ባትር ለሁለት ቀናት ይቆያል።

አስተያየት አስተያየት መቀበል እወዳለሁ ምክንያቱም አስተያየት መቀበል አንደኛው ከዚህ በፊት እንድናስተካክል ያደርገናል የሰራናቸው ጥፋቶች ስለዚህ አስተያየትን ስንቀበል ስራችንን ጥራት ያለው ስራ ለማቅረብ ወሳኝ ነው። የሰው አስተሳሰብን ግዴታ ይለያያል ሰው ከሰው ማለት ነው። ስለዚህ አስተያየትን መቀበል በጣም ጥሩ ነው። ስራችንን ሰዎች እንዲወዱት ስለሚያረግልን ማለት ነው

እኔ የምወደው ከተማ ባህርዳር ነው ባህርዳር በጣም የምወደው ከተማ ነው። ምክንያቱም ባህርዳር አካባቢው በጎን እንትን ውሃ አለው ጣና ስላለ ለመጎብኘት በጣም ደስ ይላል መንፈስን ያድሳል። ከዛ ብዙ ቤተክርስቲያኖች አቅራቢው ስላሉ ደስ ይለኛል። እኔ ኢትዮጵያ ውስጥ ከሚገኙ የመጀመሪያ በጣም የምወደው ከተማ ባህር ዳር ነው።

እኔ የምወደው ቁጥር አስራ ሰባት እና ሃያ ሶስት ነው። እነዚህ ቁጥሮች በጣም ነው የምወዳቸው በእነዚህ ቁጥሮች ሎተሪ ደርሶኛ ያውቃል። እና በአሥራ ሰባት ቀን ደግሞ የተወለድኩበት ነው። ሃያ ሶስት ደግሞ የቤቴ ታቦትን እንትን ቤተክርስቲያን። ጊዮርጊስ ስለሆነ በሃያ ሶስት ቀን ስለሚከብር በዚህ ምክንያት እኔ በጣም የምወደው ቁጥር ከሃያ ሶስት እና ከአሥራ ሰባት በይበልጥ በጣም የምወደው ሃያ ሶስት ቁጥር ነው።

እኔ የምጠቀመው ስልክ ሳምሰንግ ጋላክሲ ኤ አስራ ስድስት ነው። ይህ የምትጠቀመው በአራት ጂ ነው ይሄ ስልክ እጠቀመዋለሁ በጣም ጥሩ ነው ለካሜራ ጥራት አለው የተለያየ ቅጅ ለመቅዳት በጣም ምርጥ ነው። የተለያየ ስራዎችን ጥሩ ነው ምክንያቱም ይሄ ደግሞ መቶ ሃያ ስምንት ጂቢ በስድስት ስራም ስለሆነ ብዙ ነገር ይይዝልኛል። ስለዚህ አንድሮይድ ስልክ ነው። የምትጠቀመው ጋላክሲ ኤ አስራ ስድስት ነው

ዛሬ የአየር ሁኔታው ፀሀያማ ነው። ፀሀይ ነው ያለው አሁን ባለሁበት ሰዓት አምስት ሰዓት እየሞላ ነው አስር ደቂቃ ቀርቶታል። እና አሁን አራት ኪሎ ነው ያለሁት፤ የፀሀይ አየር ሁኔታ ፀሀይ አለ ሙቀት አለው፤ ሙቀት ነው ሙቀት አለው እና ሙቀት እወዳለሁ፤ የአየር ሁኔታ ሙቀታማ ነው ያለው አሁን።

በአደባባይ መናገር አልችልም ብዙ ወጥቼ ተናግሬ አላቅም በመድረኮች ላይ ማለት ነው። እና ይሄ ደግሞ በጣም ስለማፍር ነው። ሰዎችን የሰዎችን አይን እፈራለሁ እና እያፈርኩኝ በአደባባይ መናገር ትንሽ ይከብደኛል። ግን እቅድ ይዣለሁ ሙሉ በሙሉ በአደባባይ ለመናገር ሙሉ ችሎታ እንደሚኖረኝ ተስፋ አደርጋለው።

እኔም መጽሐፍ ማነበው በቀን ለአርባ ደቂቃ ነው መጽሐፍ ማነበው እና ሁል ጊዜ ጠዋት ጠዋት አስራ አንድ ሰዓት ተነስቼ መጽሐፍ አነባለሁ። ከአስራ አንድ ሰዓት እስከ አስራ አንድ ከአርባ ደቂቃ ያለው መጽሐፍን አንባለው። መጽሐፍ ማንበብ በጣም አዋቂ ያደርገናል ነገሮች እንድንገነዘብ ያደርገናል እምነታችን ሁሉም መንገዳችን እንድናቅ ያደርገናል። ስለዚህ መጽሐፍን የማነበው በቀን ለአርባ ደቂቃ ነው።

የአትክልት ስራ አላደርግም ምክንያቱም እኔ ያለሁበት ከተማ ነው ለአትክልት ስራ የሚሆን ቦታ አይደለም። በድሮ ጊዜ በገጠር እያለሁ የስራ የአትክልት ስራ አደርግ ነበር የተለያዩ አትክልቶችን በመትከል የምግብ አይነቶችን እሰራ ነበረ። ለምሳሌ እንደሰቆጣ ሰቆ ሰቆጣ እንትን ያሉትን እነሱን በደንብ አድርጌ አደርግ ነበር። እንደ ካሮት የመሰሉትን የአትክልት ስራ ማለት ነው የሰራ ነበር። አሁን ግን የአትክልት ስራ አላደርግም

ቀርቀሃ በአካባቢዬ ላይ ያድጋል ቀርቀሃ አብዛኛው ጊዜ በመካከለኛ ሙቀት ባለበት አካባቢ ነው። የሚያድገው እና ቀርቀሃ በኢትዮጵያውያን በብዛት ቦታዎች ይገኛል። አሁን ባለሁበት ደግሞ መካከለኛ የሆነ ቦታ ስለሆነ የሙቀት መጠኑ በቀላሉ ሊያድግ ይችላል

አዎ የተለያዩ መተግበሪያዎችን አወርዳለሁ በፕሌይ ስቶር ማለት ነው። እና እነዚህ ደግሞ ለብዙ ነገር ይጠቅሙኛል። ለምሳሌ የተለያዩ መጽሐፍቶችን በመተግበሪያ አወርዳለሁ አፕሊኬሽኖችን አወርዳለሁ ይሄ ደግሞ የቀን ለቀን ያለው ውሏችንን የተፋጠነ እንዲሆን ስለሚያደርገው በጣም ወሳኝ ነው። ስለዚህ መተግበሪያዎችን አወርዳለሁ በፕሌይ ስቶር ማለት ነው።

አዎ ጫጫታ በአከባቢዬ ላይ አለ ለምሳሌ የተለያዩ የሙዚቃ አይነቶች የመኪና የትራፊክ ድምጾች አሉ እና ጫጫታ አገኛለው እኔ የምሰራበት ሱቅም ብዙ ሰው ስለሚመጣ የጫጫታ መንፈስ አለ እና ጫጫታ አገኛለው።

አዎ በመስመር ላይ ሙዚቃ እሰማለሁ ሙዚቃ መንፈሳችንን ለማደስ ጭንቀታችንን ለመቀነስ እና ጥሩ እንቅልፍ እንዲወስደን ያግዛል። እና በመስመር ላይ ሙዚቃዎችን እሰማለሁ ቀጥታ የሚተላለፉትን ማለት ነው። እና በጣም ደስ የሚል ስመት አለ ስሜት አለው። በመስመር ላይ ሙዚቃ መስማት

ሶስት ቋንቋ እችላለው ሶስት ቋንቋ ማለት ነው። የተወልጄ መጀመሪያ አፍ የፈታሁበት ቋንቋ አማርኛና ትግርኛ ነው። ከዛ በልምድ ያገኘሁትን ደግሞ እንግሊዘኛ ቋንቋ ነው እና እኔ ሶስት ቋንቋ እችላለው። አማርኛ ትግርኛ ከዛ አንግሊዘኛ እችላለው።

ግጭቶችን ማስተካከል እችላለሁ ግጭቶችን ምፈታቸው እኔ በሰላማዊ መንፈስ ቁጭ ብለን ወንበር ተቀምጦ እም በመረዳዳት ነው ምፈታቸው ብዙ ሰዎች ግጭት ማስተ ሚያስተካክሉት መልሶ በግጭት ነው። እኔ ግን ግጭት ማስተካከለው በመረዳዳት ነው ሰው ለሰው እንዲህ እንዲህ ብናደርግ ይሻላል እያልኩኝ። ግጭቶችን አስተካክላለሁ ይሄ ደሞ የአዋቂ ሰው አስተሳሰብ ነው በጣም ጥሩ ነው

በባህሌ ሰርግ የሚከናወነው ደስ በሚል ምክንያት ነው፤ አንደኛው የሴትየዋና የባልየው ዳስ ይዘጋጃል፤ ዳስ የሚባለው ደግሞ በቅጠል የተሰራ ሊሆን ይችላል፤ በተለይ በተለያዩ ፕላስቲክ የተሸፈነ ሊሆን ይችላል። እና ይሄ ባህላዊ ሰርግ ወደ ልጅቷን ሙሽራዋን ለመቀበል ስንሄድ በፈረስ ይጫናል ሙሽራውን ከዛ ወደ እሷ እንሄዳለን ሲመለሱም እንደዛ ነው። እኛ ስለዚህ የባህል ሰርግ የምናከናውነው፤ በሁለቱ በልጅቷና በልጁ ያለውን ባህሎች በጣም ብዙዎች ናቸው እና ደስ በሚል መልኩ እናከብራለን እናከናውናለን።

እኔ የምጠቀመው ሳሙና ዶቭ የሚባል ሳሙና ነው ከዶቭ ሳሙና ደግሞ ነጩ ሳሙና ዶቭ በጣም ይመቸኛል ይሄ ደግሞ የፊታችንን ቅባት ሙሉ በሙሉ ባለማጥፋት ቆሻሻን ብቻ በመጥረግ የሚታወቅ ዶቭ ነጩ ሳሙና ነው። ይሄ ደግሞ በጣም ወሳኝ ነው ቅባታችንን የፊታችን ቅባት ስለማያጠፋው እኔ እና እኔ የምጠቀመው ሳሙና ዶብ ሳሙና ነው

እሳት ለማንደድ እኔ የምጠቀመው ጋዝ ነው የምጠቀመው ትንሽዬ ጋዝ በፕላስቲክ ወይም ወረቀት ሊሆን ይችላል አርገዋለሁ ቀጥታ ስለኩሰው ይነዳል። እና እሳትን ለማንደድ እኔ የምጠቀመው ጋዝ ነው። ስለዚህ ይሄ ደግሞ በፍጥነት እሳቱን እንዲቀጣጠል ያደርገዋል። ለምሳሌ ከሰል ከሆነ ክሰሉ በፍጥነት እንዲቀጣጠል ያደርገዋል። ስለዚህ ጋዝ ነው የምትጠቀመው እኔ

አዎ በገበያ ዋጋ መደራደር በጣም እችላለሁ። ምክንያቱም የገበያ ዋጋ ከአንድ ሰው ወደ ሌላ ሰው ሊቀያየር ይችላል። ስለዚህ በገበያ ዋጋ መደራደር በጣም ወሳኝ ነው። ኢኮኖሚውን ያለውን ገበያው በዝቅ እንዲል ህብረተሰቡ በቀላሉ እንዲያገኝ ያደርገዋል። ስለዚህ በገበያ መደራደር እችላለሁ

እኔ በጣም የምወደው መጽሐፍ ጠብታ ማር የሚል መጽሐፍ ነው። ይሄ ደግሞ ህይወታችንን እንዴት አድርገን መምራት እንደምንችል ከሰዎች ጋር እንዴት እንግባባ። ከዛ በተጨማሪም አንዳንድ የተለያዩ ነገሮች ለማስታወስ የማስታወስ ብቃት እንዲጨምርብን ያደርጋል። ከዛ በሰዎችም ተቀባይነት እንዴት ልናገኝ እንችላለን የሚል ሀሳብ የያዘ ነው። ስለዚህ እኔ በጣም የምወደው መጽሐፍ የዲኤል ካርኔግ መጽሐፍ ጠብታ ማር የሚለው መጽሐፍ ነው።

ይቅርታ መጠየቅ ቀላል አይደለም ትንሽ ይከብዳል በተለይ ጥፋቱ እኔ ካጠፋሁት ይቅርታ መጠየቁ ሊከብደኝ ይችላል። ይሄ ማለት እንደፈጸምነው ጥፋት ይለያያል። ለምሳሌ ሰው በእኛ ላይ ጥፋት ፈጽሞ ይቅርታ ለማለት ቀላል ነው እኛ ጥፋትን ፈጽመን ግን ሰውየውን ይቅርታ ለማለት ይከብዳል እና ይቅርታ መጠየቅ ትንሽ ከበድ ሊል ይችላል።

አዎ ገመድ መጠቀም አውቃለሁ፤ ገመድ ለብዙ ነገር እጠቀመዋለሁ። ለምሳሌ ልብስን ለማስጣት የምትጠቀመው እኔ ገመድ ነው። ገመድ እዛ እዘረጋዋለሁ ልብሶቼን ያጠብኳቸው እና በቀላሉ እንዲደርቁና አፈር እንዳይነካቸው ያደርጋል። ስለዚህ ገመድ መጠቀም አውቃለሁ።

መዝገቦች አስቀምጣለሁ መዝገቦች ማስቀመጥ። በጣም ወሳኝ ነው በተለያዩ ዘመናት እንድናገኛቸው ያደርገናል። ለምሳሌ በጽሁፍ ሊሆን ይችላል በኢሜል ሊሆን ይችላል በቴሌግራም በፌስቡክ በዋትሳፕ በተለያየ መልክ ሊሆን ይችላል ብቻ መዝገቦችን ማስቀመጥ። በጣም ጥሩ ነው ስለዚህ መዝገቦችን አስቀምጣለሁ ከዛ በፈለከው በፈለኩት ጊዜ አገኘዋለሁ። ያስቀመጥኩትን መዝገብ ማለት ነው።

የምወደው ሬስቶራንት አራት ኪሎ የሚገኝ ሬስቶራንት ነው እሱ ደግሞ ሀበሻ ሬስቶራንት ይባላል። ስለዚህ እዚህ ውስጥ ብዙ አይነት ምግቦች አሉ ባህላዊ ምግቦች አሉ ዘመናውም ምግቦች አሉ ለምሳሌ ለ እንደ ፒዛ የመሳሰሉ ፓስታ መኮረኒ አትክልት ጥብስ የመሳሰሉ ከዛም ለስላሳዎች መጠጦች ይገኛሉ። እና የምትወደው ሬስቶራንት አራት ኪሎ ነው።

በበጋ ወቅት እኔ የማደርገው የመጨረሻ ፈተና ስላለን እኔ ተማሪ ስለሆንኩኝ አጠናለሁ መጽሐፍቶችን ነው የማጠናው የተለያየ አጠናለሁ በህብረተሰብ ከሆነ እርሻ የሚያርሳ አለ ምናምን የሚል አለ እኔ ግን በበጋ ወቅት የማደርገው ፈተና ከሃምሳ ፈተና እዛ አካባቢ ስለሆነ በጥልቀት መጽሐፍቶችን አነባለሁ

እኔ የቀኑ ሰዓት በጣም የምወደው ማታ አስራ አንድ ሰዓት ነው። ይሄ ደግሞ ከስራየ የምወጣበት ጊዜ ነው። በዚህ ጊዜ መንፈሴ ይታደሳል ለመንቀሳቀስ ወክ ለማድረግ ቤተሰቦችን ለማግኘት በዛ ሰዓት በጣም ደስ ይለኛል። ስለዚህ የቀኑን ሰዓት በጣም የምወደው ከቀኑ አስራ አንድ ሰዓት ነው

የትንኝ መረብ አልጠቀምም፤ ምክንያቱም ትንኝ በቤቴ ላይ ብዙ የለም። ጥራት ጥራቱን የጠበቀ ቤት ስለሆነ ንጹህ ስለሆነ አልጠቀምም። ይልቁስ ጥሩ የሆኑ መገረጃዎች ይጠቀማለው፤ በበር ምናምን እንጂ የትንኝ መረብ ተጠቅሜ አላውቅም፤ ከዚህ በፊት አልጠቀምም፤ ከእንግዲህም አልጠቀምም።

የቀረ ምግብ አልበላም አብዛኛው ጊዜ እኔ ምግብ አላስቀርም ሁሉ ነው የምጨርሰው። ካልሆነ ደግሞ ወደ ቆሻሻ የሚደፋበት ቦታ ወስጄ እንዲደፋ ነው የማደርገው እንጂ የቀረ ምግብ በልቼ አላውቅም። ምክንያቱ የቤታችን ህግ ቤት የቤት ምግብ ማስቀረት ስለማይፈቀድ። ሁል ጊዜ የቀረ ምግብ አልበላም።

እኔ በጣም የምወደው እንስሳ ድመት ነው። ድመት በጣም እወዳለሁ ፍቅሬን እገልጽባታለሁ። ከእኔ ጋርም ነው የምታድረው ስለዚህ እኔ በጣም ምወደው ከእንስሳት ሙሉ ድመት ነው። ድመት ነፍሴ ነው አብራ ነው የምናድረው አብረን ነው ምንመገበው የተለያዩ ነገሮች እንንቀሳቀሳለን ይዣት እንቀሳቀሳለሁ ስለዚህ እኔ በጣም ምወዳት እንስሳ ብትኖር ድመት ናት።

እኔ የምወደው የዳቦ አይነት በቤት ውስጥ የተሰራ የሀበሻ ዳቦ በጣም እወዳለሁ በተለይ ትኩስ ሆኖ ከሻይ ጋር ሲቀርብ በጣም ደስ ይለኛል። ይሄ በጣም ደስ የሚል ነው። አብዛኛው ምወደው ጠዋት ጠዋት ነው እና እኔ ከሁሉ በጣም ምወደው በቤት ውስጥ የተሰራ የሀበሻ ዳቦ ነው

አዎ እኔ በስራዬ ምክንያት ወደ ብዙ ቦታዎችን ቦታዎች እጓዛለሁ። ምክንያቱም እዛ ሄጄ ደግሞ ወደ ተለያየ ክፍለ ሀገራት እጓዛለሁ። እና በዛ በሄድኩበት ጊዜ በጣም ብዙ ሰዎችን እተዋወቃለሁ የብዙ ባህልን እንዳውቅ ይረዳኛል። እኔና ብዙ ጊዜ እጓዛለሁ መንገዶች ማለት ነው

አዎ በእንጨት እሳት ማብሰል አውቃለሁ እንደውም ብዙ ጊዜ እኔ በእሳት እሳት ማብሰል አውቃለሁ እና በጣም ጥሩ ነው። ቶሎም ይቀጣጠላል በተለይ እንጨቱ የደረቀ ከሆነ። እሳት በቀላሉ ይቅጣጠላል ግን እሳ እንጨቱ። ወይም ለዘብ ያለ ከሆነ ግን ሊከብድ ይችላል። ስለዚህ እንጨት በጣም ከደረቀ እሳት ለማብሰል በጣም ቀላል ነው። እና እንጨት እሳት ለማብሰል በጣም ጥሩ ነው። የተለያዩ ኢኮኖሚክ ይቀንሳል ግን በዛ ልክ ደግሞ የአየር ብክለት ይጨምራል። ስለዚህ በእንጨት እሳት በእንጨት እሳት ማብሰል አውቃለሁ

አዎ እኔ ስልጠና እወስዳለሁ የተለያየ ስልጣኖች ለምሳሌ ቪዲዮ ኤዲቲንግ ግራፊክ ዲዛይን እነዚህ ስዕል መሳል ካሜራ ማንሳት እነዚህን ስልጠናዎችን እወስዳለሁ። የተለያዩ በኦን በመስመር ማለት ነው። በመስመር እወስዳለሁ። ስልጠና መውሰድ ደግሞ እውቀታችንን እንድንጨምር ያደርገናል። ተጨማሪ ገቢ እንድናገኝ ስለሚያደርገን ስልጠና እወስዳለሁ።

እኔ በጣም የምወደው ፊልም የ በህንድ ፊልም የተሰራ በህንድ ሀገር የተሰራ ሲሆን፤ የፊልሙ ስም ደግሞ ፖረስ ይባላል፤ ፖረስ በጣም ተከታታይ ፊልም ነው እስከ አንድ መቶ አምሳ ፓርት አለው፤ የመጀመሪያው ቀጣይም እስከ አንድ መቶ አምሳ ፓርት አለው፤ ጠቅላላ ሶስት መቶ ፓርት ነው እና በጣም የምወደው ፓረስ ነው እሱ ደግሞ የነገስታት ፊልም ነው። ስለ ነገስታት ያነሳል፤ በውስጡም ስለ ፍቅር አለው፤ እዚህ ገጸ ባህሪያቱን ደግሞ በጣም ደስ የምውል ናቸው፤ ስለዚህ እኔ በጣም እስካሁን ካየኋቸው የምወደው ፊልም ፓራስ የሚለው የህንድ ፊልም ነው።

አዎ የስራ ግምገማ። አደርጋለሁ ምክንያቱም ዛሬ ምን ገጠመኝ ኪሳር አለው ወይ ትርፍ አለው ወይ እያልኩኝ የስራ ግምገማ አደርጋለሁ። የትላዊው ስራም እሰራለሁ ስለእነሱም አጥራለሁ ከዚህ የትኛው ይሻላል በማለት በማሰብ ገቢዬን እንዲያድግ አደርጋለሁ እና የስራ ግምገማ በጣም ወሳኝ ነው። የስራ ግምገማም አደርጋለሁ የማደርገው ማታ ማታ ሁል ጊዜ የስራ ግምገማ አለኝ

ስማርት አልጠቀምም እኔ ያለችኝ አንድሮይንግ አንድሮይድ ጋላክሲ ሳምሰንግ ኤ አስራ ስድስት ናት እና ስማርት ስልኮች በጣም ደስ የሚሉ ናቸው። ግን ስማርት ስልኮች ዋጋቸውን በጣም ከፍተኛ ስለሆነ በኢትዮጵያ ገበያ ስማርት ሶ ስማርት ፎን ተጠቅሜ አላውቅም እስካሁን

ባህላዊ ልብስ እለብሳለሁ። ለምሳሌ እኔ ባህላዊ ልብስ የምለብሰው በአውድ አመት ቀን ሊሆን ይችላል፤ በክርስትና፤ በክለቦች፤ ማታ ስንወጣ አንዳንድ ቀን እለብሳለሁ፤ ይሄ ደግሞ በጣም ደስ የሚሉ የሀብሻ ቀሚሶች፤ የወንዶች የተሰሩም አሉ የሴቶችም አሉ፤ እና ባህላዊ ልብስ እለብሳለሁ።

እኔ ብርድ ልብስ የምጠቀመው አንድ ብቻ ነው። በማታ ማታ ልተኛ ሲል ማለት ነው ብዙ አንሶላ አለኝ እና ብርድ ልብስ ግን የምጠቀመው አንድ ነው። ይሄ ደግሞ እሁድ ቀን ጠዋት አጥበውና ማታ ይደርቃል ከዛ እለብሰዋለሁ ማለት ነው። ስለዚህ እኔ የስ የስ ብርድ ልብስ የምጠቀመው አንድ ብቻ ነው።

እኔ ወደ ስራዬ የሚሄደው በታክሲ ነው። አንዳንዴ ጊዜ ደግሞ መንገዱ ርቁ ካልሆነ በእግሬ መጓዝ ደስ ይለኛል። በእግሬ በእግር መሄድ ደግሞ አዳዲስ ሰዎችን እያዩ መሄድ በጣም ደስ ያሰኛል። እና አንዳንድ ቀን አለ ወረፋ የታክሲ ሊበዛ ይችላል። ስለዚህ ይሄንን ተጋፍጠህ መሄድ ይኖርብኛል። ስለዚህ ወደ ስራ ስሄድ እኔ በታክሲ ነው የምሄደው

እኔ በጣም የምወደው ስፖርት ኩሽ አፕ ነው ኩሽ አፕ መምታት በጣም ደስ ይለኛል ኩሽ አፕ ለሰውነታችን ሙሉ ሰውነታችን ስለሚያሰራን። ጥሩ ነው ከሌሎች ስፖርቶች ማለት ነው። እና ኩሽ አፕ መስራት ጥንቷዊ ጥንቷዎችን እንዲጠነክር ያደርጋል። ከአንዳንድ ሳል የመሳሰል ህመሞችን በቀላሉ እንድናገግም ይረዳናል። ስለዚህ እኔ የምወደው የስፖርት አይነት ቢኖር ኩሽ አፕ ነው።

እኔ በቤት ውስጥ እና በውጭ መሆን ከሁለቱ እኔ በጣም የምወደው በቤት ውስጥ ነው። በቤቱ ውስጥ ሲሆን በጣም ሰላም ይሰማኛል በውጭ ሲሆን ግን እረበሻለሁ የተለያዩ ነገሮች ያጋጥማሉ። ከሰላምም አንፃር አሁን ኢትዮጵያ ባለችበት ሁኔታዎች ስላም ላልሆን ስለሚችሉ። አሁን ግን ቤት መዋል በጣም ደስ የሚል ነው። በውስጥ በቤት ውስጥ መዋል እመርጣለሁ። እኔ

ስነ ጥበብ እኔ በጣም እወዳለሁ። በተለይ አንዳንድ የቅርስ ነገሮች የድሮ ጥበቦች ስናይ በጣም ደስ ይላል፤ ጽሁፎችን እንደ የግብጽ ፒራሚድ፤ እንደ አክሱም ሀውልት፤ እነ የላሊበላ ቅርጽ፤ የመሳሰሉ የሀገር ውስጥ ያሉት ሲነጥበብ በጣም ደስ የሚል ነው፤ አንዳንድ ጽሁፎችን በድሮ በብራና የተጻፉ በተለያዩ ቀለም በጠብጠው ቅጠልንም በጥሰው ቀለምን ጨምቀው የሰሩትን በጣም ደስ ይለኛል እወዳለሁ።

አዎ ለስራ እጓዛለሁ። የምጓዘው ግን በታክሲና በእግር ነው ቅርብ ከሆነ። ለስራ እጓዛለሁ ማለት ቤቴ ላይ አጠገብ ስራ ብዙ የለም። ትንሽ ተጉዤ ነው። የስራ ቦታዬ እና ለስራ እጓዛለሁ። ስጓዝም ብዙ ሰዎች አገኛለሁ አዳዲስ ሰዎችን ቦታዎችን አያለሁ አይምሮዬ በጣም ደስተኛ ያደርገኛል። በዚህ

እኔ ጨው በብዛት አልወድም መጠኑ አነስ ያለ ጨው እጠቀማለሁ። ጨው አንደኛው ብዙ ጥቅሞች አሉት ሰውነታችንን እንድንጠራ ያደርጋል። የምግቡ ደግሞ የምንበላው ማጣፈጫ ይጠቀማል። ያልተፈለገ ስብም ከሰውነታችን ያስወግዳል። እና ጨው በመጠኑ ሲሆን በጣም ደስ ይላል ጉዳትም ስለሌለው

እኔ ምመገበው በሳህን ነው ሳህን ቤቴ ብዙ አይነት ሳህን አሉ ከእነሱ አውጥቼ በአንዱ እመገባለው በሳህን ማለት ነው። እና በድሮ አባቶች ስርዓትም በ ህረት ነው የሚበላው። እኔ ግን ለብቻዬን የምመገበው እና በምን በምመገበው ጊዜ የራሴ ሳህን አቅርቤ ወጡን እዛ ጨምሬ እበላለሁ

አዎ የዝናብ ውሃ እሰበስባለሁ። ምክንያቱም የዝናብ ውሃ የምጠቀመው ለመጠጣት ሳይሆን ልብሶችን ለማጠብ ቤትን ለመጥረግ የሚሆን ውሃ በጣም ጥርረ ነው በተለይ ልብሶችን ለማጥረት በጣም ያጠራል። እና እሰበስባለሁ። ዝናብ ሲመጣ በአሁኑ ጊዜ እንኳን የለም በክረምት ጊዜ ነው የምሰበሰበው። እና የዝናብ ውሃ እሰበስባለሁ

የኔ አካባቢ በጣም ነው የምወደው አራት ኪሎ አካባቢ ነው በጣም ደስ የሚል ነው። አዲስ ነገር ብዙ ነገር አለው በተለይ ማታ ማታ የመብራቱ በጣም ያምራል ሁሉ ፀሀይ ነው የሚመስለው እና አካባቢ በጣም ነው የምወደው ጸጥታ አለው። ስራ ለመስራት ይመቻል፣ ሀብታሞች ብዙ ያለበት አካባቢ ነው። እና አካባቢዬ በጣም ነው የምወደው።

እኔ ጠዋት በስራ የማደርገው ቀድሜ አስተካክላለሁ ቤቱን ያ የስራ ቦታዬ ማለት ነው ንጽህናውን እጠብቃለሁ እጠርገዋለሁ። ለሰዎች ሳቢ እንዲሆን ውብ እንዲሆን አደርገዋለሁ ይሄ ደግሞ ደንበኞችን ለመሳብ በቀላሉ ይረዳል። እና ደንቦኞች በቀላሉ እንዲመጡ ንጽህና መጠበቅ እና ሁሉ ነገር በስርዓት ማስቀመጥ ነው። ለዚህም በጣም ተመራጭ ነው

በመታጠቢያ ቤት ውስጥ አልዘምርም በምክንያቱ እየዘመርኩኝ ውሃ ትነኝ እንዳይለኝ ስለምፈራ ሁል ጊዜ በመታጠቢያ ቤት ጸጥ ብዬ ነው የምታጥበው እንጂ አልዘምርም። አንዳንድ ሰዎች አሉ የሚዘምሩ እኔ ግን በስርዓት ሆኜ ታጥቤ ሙሉ ሀሳቤን ወደዛ አድርጌ ነው የምታጥበው።

ቅመማ ቅመማ የበዛበት ምግብ እወዳለሁ። ለምሳሌ እንደ ፒዛ የመሳሰሉ ብዙ ቅመም ከገባበት ደስ ይለኛል ቅመማ ቅመም ማስበዛት ደግሞ ብዙ አይነት ቅመማ ቅመም ስናስገባ የህመም የመከላከል የተለያየ ቅመሞች የተለያዩ ቫይታሚኖችን፣ ፕሮቲኖችን ካርበኖችን የያዙ ስለሆነ በጣም ደስ የሚል ናቸው እና ቅመማ ቅመም የበዛበት ምግብ እወዳለሁ

አዎ ለሌሎች ማስተማር እችላለሁ። እንደውም በትርፍ ጊዜ ህፃናትን አስጠናለሁ እና ሌሎችን ማስተማር በጣም ጥሩ ነው ገቢም በቀላሉ እንድናገኝ ያደርገናል፣ የያዝነው እውቀትም እንዳይጠፋን ያደርጋል ስለዚህ የያዝነው እውቀት ለሰው ማካፈልም ደግሞ የተፈጥሮ ህግ ነው ስለዚህ በጣም ደስ የሚል ነው ለሌሎች አስተምራለሁ።

እኔ የተወለድኩበት አካባቢ ራያ ማህበረሰብ ሲሆን ዛታ በሚባል አካባቢ ኮረም አቅራቢያ ነው። እና እዛ ነው የተወለድኩበት በጣም ደስ የሚል ማህበረሰብ ነው ጨዋ ማህበረሰብ ነው። በስርዓት የሚጓዝ ነው። እምነት የሚወድ ባህሉን የሚያከብር እንግዳ ተቀባይ ማህበረሰብ ነው። እና እኔ የተወለድኩበት ከተማ ኳረም በሚባል ቦታ ልዩ ስሙ ዛታ በሚባል ቦታ ነው

አዎ እኔ በምንጣፍ ላይ እቀመጣለሁ። በምንጣፍ ላይ መቀመጥ ደግሞ ለሰውነታችን በነፃ እንድንቀመጥ ሰውነታችን ነፃ እንዲሆን ያደርገዋል። አብዛኛው ጊዜ ከወንበር መቀመጥ ይልቅ በምንጣፍ ላይ መቀመጥ ደስ ይላል። በነጻነት እንቀመጣለን። ባህላችንም ነው ተሰብስበን በመሬት ላይ መቀመጡ

የቴክኖሎጂ ችግር ሲያጋጥመኝን እኔ የማያደርገው ለቴክኖሎጂ በዛ እውቀት ላላቸው ሰዎችን እጠይቃለሁ እና ከእነሱም አስተያየትን ተቀብዬ ምክርን ተቀብዬ የቴክኖሎጂን ችግርን ለመፍታት እሞክራለሁ የማይፈታ ከሆነ ግን ሙሉ በሙሉ እርዳታ ከእነሱን እጠይቃለሁ እና እኔ የቴክኖሎጂን ችግር ሲያጋጥመኝ የማደርገው ለባለሙያ መጠየቅ ነው።

ቅጽል ስም አለኝ። በኢትዮጵያውያን ወይም በሌላ አለም ቅጽል ስም መጠቀም የተለመደ ነገር ቢሆንም እኔ በጣም ብዙ ቅጽል ስሞች አሉኝ። ቅጽል ስም የሚወጣው ደግሞ በተለያየ ነገር ነው በስራህ ሊወጣ ይችላል። በመልክህ ሊወጣ ይችላል። በቅርጽ ሰውነትህ ሊወጣ ይችላል። በጸባይህ ሊወጣ ይችላል። ስለዚህ ቅጽል ስም ብዙ ሰው አለው እኔም አለኝ።

እኔ ዜናውን ዜናን የማገኘው ከተለያዩ ነገሮች ነው። ለምሳሌ ከቴሌቪዥን አገኛለሁ። ከሬድዮ አገኛለሁ። ከሰዎችም እጠይቃለሁ እንዲሁም በመጽሐፍቶች ለምሳሌ በመጽሔት። ጋዜጣ የመሳሰል ነገሮች ዜናን አገኛለሁ። በአብዛኛው ጊዜ ግን ዜናን የማገኘው ከጋዜጣ ነው

አላደርግም በስራ ጊዜ እረፍት አላደርግም። አብዛኛው ጊዜ ስራ በገባህ ቁጥር ሙሉ ሀሳቤ የሁን ጉልበቴ በስራ ላይ ነው የማደርገው በተለያያዩ ግዜያዎች የእረፍት ታደርጋለህ ለምሳሌ በማታ አስራ አንድ ሰዓት ከዛም በምሳ ሰዓት ላደርግ እችላለሁ በስራ ግዜ ግን እረፍት አላደርግም

ኢንተርኔት አለኝ ኢንተርኔት የምጠቀመው በኢንተርኔት ነው ዳታ ምክንያቱን ሊቆራረጥ ይችላል። ኢንተርኔት ግን ከእሱ የተሻለ ፍጥነት አለው እና እኔ ሁል ጊዜ የምጠቀመው በኢንተርኔት ነው። ነገሮችን በጣም እንዲፈጥኑልኝ ስለሚያደርግልን በኢንተርኔት መጠቀም የተሻለ የእድል ስራ ይፈጥራል

ቅሬታዎችን እኔ የማስተናግደው በመረጋጋት ነው የተለያዩ ሰዎች የስራ ስህተት ባጋጠመ ቁጥር ቅሬታ ሊያቀርቡ ይችላሉ። የሚያመጡት ቅሬታ ደግሞ እኔ በጣም አስተውዬ የምቀበለው ከሆነ እቀበለዋለሁ የማይሆን ከሆነ ደግሞ አስወግደዋለሁ እና ቅሬታ የምቀበለው እኔ በተረጋጋ መንፈስ ጸጥ ብዬ ሰከን ባለ ስሜት ነው።

አላውቅም ባዶ እግር መራመድ አላውቅም አብዛኛውን ጊዜ የማደርገው በጫማ ነው የምሄደው። እና አንዳንድ ጊዜ ሊሆን ይችላል ምንጣፍ አንጥፈን ጫማ አውጥተን መራመድ ሊያጋጥም ይችላል። ይሄ ደግሞ በቤት ውስጥ ነው እንጂ በመንገድ ላይ በተለያዩ መራመድ አይደለም እና ባዶ እግር መራመድ አላውቅም። አብዛኛው ጊዜ ወይም ካልሲ አደርጋለሁ ወይም ጫማ አድርጌ ነው የምጓዘው።

አዎ በመንገድ ላይ ምግብ እገዛለሁ። እነዚህ ምግቦች ደግሞ ቀለል ያሉ ሆድን ሊነፉ የማይችሉ እነሱን እገዛለሁ። ለምሳሌ ቀለል ያሉ እነ ካሮት ምናምን የመሰብስኩት የመሰሉን በመንገድ ላይ ካገኘው ገዝቼ እበላለሁ። እና ይሄ ደግሞ የራብ ስሜትን ይቀንስልናል። አእምሮን አእምሮን ረጋ ባለ መንፈስ እንድናስብ ያደርገናል።

በፈሃ ማብሰል አውቃለሁ። አዎ ምክንያቱም ይሄ በገጠር ማህበረሰብ በኢትዮጵያውያን የተለመደ ነው። ፈሃም ወይም ክሰል ይባላል። እና ይሄ ደግሞ እሳትን አቀጣጥለን ለምሳሌ ቡና በማፍላት ሊሆን ይችላል። ምግብ በማብሰል ሊሆን ይችላል። እና ፈሃም ማብሰል አውቃለሁ።

አዎ የእቃ ቁጥጥር አደርጋለሁ የተለያዩ እቃዎችን አይያቸዋለሁ ምክንያቱም እነሱን እቃ የተገዙትን በብዙ ብር ስለሆነ የእቃ ቁጥጥር ወሳኝ ነገር ነው። የት የት እንዳሉ የእለት ተገባራችንን ለማከናወን ስለሚጠቅሙን የእቃ ቁጥጥር ሁሌ ነው የማደርገው።

በማህበራዊ ኑሮ የህዝብ ማመላለሻ እጠቀማለሁ የተለያዩ ነገሮች በስልክ የድምጽ ቅጅ ሊሆን ይችላል፤ በፎቶ የሚያዝ ነገር ይሆናል፤ ሪከርድ ማድረግ ሊሆን፤ መቅዳት ሊሆን ይችላል፤ እነዚህን እጠቀማለሁ። ይሄ ደግሞ ከቴክኖሎጂ ጋር የተያዘ የእለት ተእለት እንቅስቃሴዎችን ፈጣን እንዲሆን ስለሚያደርግልን ነው።

አዎ ማብሰል እችላለሁ ማብሰል በተለያዩ ነገሮች ማብሰል ይቻላል። ለምሳሌ በኤሌክትሪክ ሀይል ሊሆን ይችላል በፋሃም ሊሆን ይችላል በተለያዩ ነገር በእሳት ሊሆን ይችላል። እና። ሁል ጊዜም ምግብ ቤቴ ነው ራሴን የማበስለው እና ማብሰል እችላለሁ እና ምርጥ የሆነ ምግብ እሰራለሁ።

አዎ ሌሎችን ማበረታት እችላለሁ። የተለያዩ ሰዎች የሆነ ስራ ከጀመሩ ስራቸውን በሚገባ እንዲዋጡ የቃላት በቃላት አግዛቸዋለሁ በጉልበት አግዛቸዋለሁ በገንዘብ አግዛቸዋለሁ። እና ሰዎችን ሌሎችን ማበረታታት በጣም ወሳኝ ነው። ለሀገራችን እድገትም። ከማንም በላይ ጥሩ ሚና የሚጫወት ነው

መብራት ሲቋረጥ እኔ የማደርገው ለምሳሌ አምፖል በሚጠፋበት ጊዜም በመብራት ምክንያት ሻማ አበራለሁ እና ምግብ ማብሰል ደግሞ በፋም አበስላለሁ። እና መብራት ሲቋረጥ እኔ ሁሌ ጊዜ የማደርገው የተለያዩ ነገሮችን እጠቀማለሁ እንደ ሻማ እንደ ከሰል የመሰሉትን እጠቀማለሁ።

ቀትር ላይ እኔ የማደርገው ወይም የምመገበው ፓስታ በአትክልት ነው። እና ይሄ ቀን ላይ ጥሩ ነው ሆዴ እንዳይነፋኝ ከበድ ያለ ምግብ ትንሽ ሊያጨናንቅ ስለሚችል በቀጥር ጊዜ እኔ ምመገበው ፓስታ በአትክልት አድርጌ በዳቦ የሆነ በጣም ጥሩ ምግብ ነው እሱን እመገባለሁ። እናም እናንተም ይህንን ምግብ እንድትመገቡ እመክራለሁ

አዎ የማስታውሰው ጥሩ መምህር አለ አራተኛ ክላስ እያለሁኝ ሂሳብ መምህሬ በጣም ነው የምወደው እና እሱን አስታውሰዋለው እሱ ሲያስተምረን በጣም ዘና አድርጎ ፈታ አድርጎ በቀላሉ እንዲረዳን በተለያዩ ምሳሌ እየተጠቀመ ስለሚያስተምረን እሱን መምህር በጣም በጥሩ ሁኔታ። ከማስታውሰው መምህራኖች አንዱ ነው

እኔ የምወደው ሙዚቃ ቀዝቀዝ ያለ ትዝታ ውስጥ የሚያስገባ ዘፈን እወዳለሁ። ይሄ በጣም በተለያዩ የኢትዮጵያ ሀገራት እንደ ዋሽንት የመሳሰሉ ቀዝቀዝ ያሉ ስሜት ውስጥ ሊያስገቡ እሚችሉ የትዝታ ዘፈኖች በጣም ይመቹኛል

ጠዋት እኔ የምበላው ዳቦ በሻይ ነው ሁል ጊዜ ዳቦ የሀበሻ ዳቦ በጣም ደስ ይለኛል ይጣፍጣል። እና ከህፃንነት ጀምሬም እሱን ስበላ። ስላደግኩኝ ሻይ በዳቦ በጣም ይስማማኛል። ይሄ ጥሩ ነው። የተለያየ ነገር ሆድ አይነፋም። በጣም ደስ ብሎን መንፈሳችን ታድሶ እንድንውል ያደርገናል

ሩዝ አልወድም። ሩዝ በህፃንነቴ እየበላሁ ነበር። ከዛ ብዙ ሰው አይኔ አየኝና ከዛ በኋላ አስጠላኝ ይሄ ደግሞ አይነሰብ ይባላል በኢትዮጵያውያን አነጋገር ምክንያት ማለት ነው። ስለዚህ ሩዝ አልወድም በልቼ አውቃለሁ። ብቻ አሁን ግን ትቼዋለሁ ከተውኩትም አራት አመት አካባቢ ገደማ ሆኖኛል

ማታ ከስራ በኋላ እኔ እማደርገው እህቴን ከቤት ትምህርት አመጣታለሁ። ማታ ማታ ክልብ እወጣለሁ ይሄም ማደርገው ሁል ጊዜ ማታ ከስራ በኋላ ነው። እና በዚህ አለም እስካለን ድረስ ማታ ማታ እንቅስቃሴ ማድረግ የሰውነት እንቅስቃሴ የ ከብዶን የዋለ ነገሮችን ቀለል እንዲሉን እምናደርግበት። አካሄድ ነው

አዎ የድምጽ መልእክት እልካለሁ ለምሳሌ በቴሌግራም ለጓደኞቼ የድምጽ መልእክት እልክላችዋለሁ በኢሜል እልካለሁ። ይሄ ደግሞ እየጻፍን ከምንውል እሱ ፈጠን ብለን የድምጽ መልእክት ብናስቀምጥ ጊዜያችን ይቆጠባል። ገቢያችን የተለያየ ያላስፈላጊ ወጪዎችም ይከለክላል።

አዎ ሰዎች በአይን እመለከታለሁ። ምክንያቱ አንዱ ከአንዱ ሰው ሁሉ ሰው እኩል ነው እኩል አድርገን በአይን መመልከት ደግሞ በጣም ወሳኝ ነው። ምክንያቱም እያንዳንዱ ሰው ጥሩ አስተሳሰብ እስካለው ድረስ በአይን መመልከቱ በጣም አስፈላጊ የሚል ሀሳብ አለኝ። እና ሰዎች በአይንን እንዲመለከቱ እኔ አበረታታለሁ

ከጥላና ከፀሀይ እኔ የምመርጠው ፀሀይ ነው። ምክንያቱም ፀሀይ እኔ የማገኘው ጠዋትና ማታ ብቻ ነው። ምክንያቱም ቀን ላይ ስራ ላይ ነው የምውለው። ማታ ፀሀይ እሞቃለሁ እና ሰውነቴ በቀላሉ ይፍታታል። አንድ ሰው ፀሀይ የሚመርጥ ከሆነ ደግሞ እድሜውን ይረዝማል የሚባል ነገር አለ። እና ይሄን ህግ ደግሞ እከተላለሁና ጥሩ ነው

አዎ ከልጅን በልጅነቴ የምዘክረው ነገር አለ እሱም ኳስ መጫወትን ነው። እና ከልጅነታችን የተለያየ ነገር ስናደርግ ነው ያደግነው እሱ ደግሞ ሰዎችን ቁጭ ብለን ተሰብስበን ስለ ድሮ ነገርን እያስታወስን እናወራለን። ይሄ ደግሞ ሰውነታችን በቀላሉ እንዲፍታታ ከአላስፈላጊ ጭንቀት ይቀንስልናል

አልወድም ማደንዘዝ አልወድም ምክንያቱም ማደንዘዝ የተለያዩ መደሃኒቶችን የያዘ ስለሆነ ትንሽ ከበድ ይላል። አንድ አንድ ጊዜ ግን ልንጠቀም አንችላለን። ለምሳሌ በህክምና ላይ ሰው የድካም ስሜት ወይም አንዳይሰማው የመከላኪያ ይወጋል እና ማደንዘዝ እኔ አልወድም።

የጨረቃ ብርሃን በጣም ነው ምወደው ጨረቃ ምትወጣው። በኢትዮጵያውያን የሰዓት አቆጣጠር ከማታ አንድ ሰዓት እስከ ጠዋቱ። ሚነጋው እስከ አስራ አንድ ሰዓት የጨረቃ ብርሃን አለ። እና የጨረቃ ብርሃን ደሞ በእንደየዘመኑ ይቀንሳል ይጨምራል እና ሙሉ ክብ በምትሆንበት ጊዜ የጨረቃ ብርሃን በጣም ደምቆ ይታያል

አዎ ታሪክ መንገር እወዳለሁ። በተለይ ያለፉ ነገሮችን ትዝታዎች ስለ ኢትዮጵያ ስለ አለም ስለ አለም ጦርነቶች ያለፉትን ታሪኮች እነግራለሁ። ይሄ ደግሞ እንድንማርበትና ማስተካከል የሚገባንን እንድናስተካክል ያደርገናል። ይሄ ደግሞ በጣም ወሳኝ ነው። ጥሩ ነው። ታሪኮች ለህፃናትን በተለይ ለሚተኩ ትውልድ መንገር። እንደ ኢትዮጵያውያን በጣም ጥሩ ሀሳብ ነው። ይሄ ደግሞ ተቀብለን ተግባራን ማድረግ የኛ ስራ መሆን አለበት

አዎ በእጅ የሚሰራ ስራ አደርጋለሁ የተለያዩ ነገሮች ለምሳሌ ልብስ መልበስ ማንጠፍ ቤት ማጽዳት። የአትክልት ስራ ማድረግ ይሄ ሁሉ በእጅ የሚሰራ ስራ ነው። እና በእጅ ስራ መጠቀም። መላ አለም በሚባል ደረጃ የእጅ ስራ ነው የሚጠቀመው። እኔም እጠቀማለሁ

አዎ ለቦጎ አድራጎት ሰርቼ አውቃለሁ ለምሳሌ ለመቄዶንያ ለአምስት ወር ያህል ሰርቻለሁ ይሄ ደግሞ በጣም ደስ የሚል ነው። ለበጎ አራጎት መስራት ደግሞ እንደ ኢትዮጵያውያንም ባህል ነው እነሱን የደከሙ በጉልበት ሊሆን ይችላል። በህመም ሊሆን ይችላል እነሱን ለበጎ አድራጎት መስራት በጣም ጥሩ ነው። እንቀጥልበት ይገባል

አልፎ አልፎ የሞባይል ዳታ እጠቀማለሁ ይህ ደግሞ ዋይፋይ በሚዘጋበት ጊዜ ብቻ ነው የሞባይል ዳታ የምጠቀመው እና የሞባይል ዳታ ብዙ ብር ይበላል። ግን ካርድ ስለሚበላ ምንድነው ማድረግ አይቻልም ምክንያቱም የምናስገባው ገቢ ከዛ በላይ ከሆነ የሞባይል ዳታ መጠቀም ጥሩ ነው እና እኔ ሁል ጊዜ አንዳንዴም ሊሆን ይችላል እጠቀማለሁ እንደየሁኔታው።

የክላውድ ቴክኖሎጂ በዘመናችን በጣም አስፈላጊ ነው። እና የክላውድ ቴክኖሎጂ የተለያዩ ፋይሎችን በመሰብሰብ ሊሆን ይችላል እነዚህን ስንጠቀም በጣም ወሳኝ ነው። እና ልንጠቀምበት ይገባል ለሀገራችን እድገትም ወሳኝ ነው። ከዚህ በፊት በኢትዮጵያውያን ቶሎ ያልሰጠነው ማህበረሰብ ስለነበር የሚጠቀመው አልነበርም። አሁን አሁን ግን ህዝብ አለም በሙሉ እየተጠቀመው ይገኛል

ፀጉር መንከባከብ በጣም ወሳኝ ነው። ምክንያቱም ፀጉራችን ስንከባከበው የድብርት መንፈስ ይቀንስልናል። እና ፀጉር መንከባከብ ወሳኝ ነው። በተለያዩ ነገሮች መንከባከብ እንችላለን ለምሳሌ በመታጠብ ሻወር በመውሰድ። የተለያዩ ነገሮችን ቅባቶችን በመቀባት የፀጉርን እንክብካቤ ማድረግ አስፈለጊ ነው።

እኔ የተለያዩ መተግበሪያዎችን እጠቀማለሁ እና መልእክት ምልከው በቴሌግራም ነው። እና በቴሌግራም መልእክት ልካለሁ ምክንያቱም ቴሌግራም በኢትዮጵያውያን በብዛት ቦታዎች ይጠቀማሉ ይህን መጠቀም ደግሞ በጣም ወሳኝ ነው። እለት የእለት ተግባራችን የተፋጠነ ያደርገዋል እና በቲኢዬቴክኖሎጂ የታገዘ ነው። በቀላል ብርም ወይም ዳታም ልንጠቀመው እንችላለን

እኔ ምመርጠው ቡና ነው ቡና በኢትዮጵያውያን ከድሮ ጀምሮ አባቶቻችን ሲጠጡት የነበሩ የተለያዩ ጉዳዮች ሲፈጽሙበት የነበሩ ነው። እና ቡና መጠጣት በጣም ጥሩ ነው። የጭንቀት መንፈስ ይቀንሳል በሰውነታችንን ሆርሞኖች እነ ካፌን የተባሉ ሆርሞኖችን እንዲመነጩ ያደርጋል

በቤተሰቤ ጋር ሆነን የምናከብረው በዓላት በጣም ብዙ ናቸው። ለምሳሌ ቅዱስ ዮሐንስ አዲስ አመት ልደት ጌታችን መድኃኒታችን ኢየሱስ የተወለደበት ጥምቀት እናከብራለን። ከዛ አልፎ ደግሞ ልደታ ግንቦት አንድ ቀንም እናከብራለን እነዚህ በዓላቶች ከቤተሰብ ጋር ሆነን እናከብራለን

በስራ ላይ ተግዳሮቶች ያጋጥሙኛል ለምሳሌ። ከጓደኞቼ ወይም ከስራ ባልደረቦቼ ጋር ያለመግባባት ያጋጥማል ከዚያ ደግሞ የሰዓት እጥረት ሊያጋጥም ይችላል። የብር ማነስ ሊያጋጥም ይችላል። ስለዚህ እነዚህ በሙሉ በስራ ላይ ተግዳሮቶች ናቸው

አዎ የሙዚቃ መሳሪያ መጫወት እወ እችላለ። እና ይሄ በጣም ወሳኝ ነው በሀገራችንም እንደ በገና የመሰሉ የሙዚቃ መሳሪያዎችን እንጠቀማለን። እነዚህ ደግሞ ሙዚቃዎችን ለመቀናበር ሰዎችን ከጭንቀታቸው ለመቀነስ ስለምንጠቀመው እነዚህ መጫወት በጣም ጥሩ ነው እችላለሁ።

ማህበራዊ ሚዲያ እኔ እጠቀማለሁ ምክንያቱም ማህበራዊ ሚዲያ የተለያዩ ሀሳቦችን በቀላሉ እንድናገኝ ይጠቅመኛል በተለይ በስራ ገበያ አለም ስንት እንዳለ? የተለያዩ መጽሐፍቶችን የተለያዩ አዲስ ነገርን ምን አለ? በኢትዮጵያውያን ከዛም አልፎም በአለም ላይ ምን እንዳለ? ለማወቅ ስለሚጠቅም ማህበራዊ ሚዲያን እጠቀማለሁ

አዎ ከደንበኞች ጋር እሰራለሁ ከደንበኞች ጋር መስራት ደግሞ በጣም ወሳኝ ነው። ገንዘብን በቀላሉ ለማግኘት የሚወስነው ደንበኞቻችንን ሲበዙ ነው። ደንበኛ የሌለው ነገር ግን ገቢ ለማግኘት ይሁን ለሀገር ኢኮኖሚ እድገትም ቀውስ ሊያስ ገባ ስለሚችል በእሱ መጠቀም በጣም ወሳኝ ነው

አወ በመስመር ላይ ገዢ ነኝ የተለያዩ እቃወችን በመስመር ነው የማዘው እና አዝዠ በቀላሉ እንዲመጣልኝ ያደርጋል ይሀ ደግሞ ግዚየን ይቆጥባል ከዚያ ትክክለኛ የሆነ ነገርን ይገባኛል በዛ የመጣ ነገር ማለት ነው። ስለዚህ በመስመር ላይ ገዢ ሁልጊዜ ነኝ።

በድንቅንቅ አምናለሁ ድንቅንቅ ወይም ያልታሰበ ነገር በሰው ልጅ ህይወት ላይ ሊከሰት ይችላል። በጥሩ ሁኔታ ሊሆን ይችላል። በመጥፎ ነገር ሊሆን ይችላል። ብዬ አምናለሁ። እና ይፈጠራሉ። ሲፈጠሩ ተረጋግተን ነገሮችንም ሰፋ ባለ አስተሳሰብ አስበን ለመፍታት እንሞክራለን

ወደ ስራ ሲሄድ የሚለብሰው ልብስ ሙሉ ልብስ ነው ይሄ ደግሞ ሱቅ ስጠብቅ የምጠቀመው ነው። ይሄ ደግሞ ሰውነቴን እንዳይቆሽና ደንበኛችን እኔን በቀላሉ እንድለዩኝ ስለሚያረግልኝ የስራ ልብስ እለብሳለሁ። ይሄ ደግሞ በጣም ጠቃሚ ነው

እኔ በጣም እምወደው ባህላዊ ምግብ ቢኖር ገንፎ ነው። ገንፎ መብላት በጣም እወዳለሁ። ይህ ባህላው ምግብ አብዛኛው ጊዜ እናቶች ልጅን ሲወልዱ ይዘጋጃል ካልሆነ ደግሞ በሰርግም ይዘጋጃል። ለምሳሌ በትግራይ ውቅሮ በሚባል አካባቢ በሰርግ ጊዜ ገንፎ ይዘጋጃል። ገንፎ የሚበላው ደግሞ በስጋ ቁርጥ ነው ይሄ ሲበላ በጣም ደስ የሚል ነው። ይሄ ደግሞ እወዳለሁ

አዎ በመስኮት ጎን መቀመጥ አወዳለሁ አብዛኛውን ጊዜ እኔ እየተማርኩኝ እያለሁ በመስኮት ነበር አብዛኛውን ጊዜ የምቀመጠው ምክንያቱም በመስኮት ጎን መቀመጥ አየርን በቀላሉ እንድናገኝ ያግዘናል። ይሄ ደግሞ ንጹህ አየር እንድተነፍስ ስለሚያደርገኝ ሁል ጊዜ በመስኮት ጎን መቀመጥ እወድ ነበር አሁንም እወዳለሁ

አዎ ውሳኔ መስጠት እችላለሁ ውሳኔ መስጠት ደግሞ አንዴ ሰው በራሱ የሚተማመን ከሆነ ውሳኔ መስጠት ይቀለዋል። ውሳኔ አለመስጠት ግን ጊዜን ያቃጥላል የቁጭት መንፈስም ሊያስገባን ይችላል። ስለዚህ የውሳኔ ሰው መሆን እኔ በጣም አበረታታለሁና ውሳኔ መስጠት እችላለሁ

አይስክሬም አወዳለው በጣም ጣፋጭ ስለሆነ አይስክሬም መብላት ደስ ይለኛል። አእምሮዬን ዘና ያረገዋል ሆዴን ስለማይነፋው በቀላሉ ምግቡ ይስማማኛል ስለዚህ አይስክሬም እጠቀማለሁ ቀጣይም እጠቀማለዉ። ይህ በአዲስ አበባ አከባቢ በጣም የተለመደ ምግብ ነው።

አዎ የፀሀይ መውጣት አያለሁ። ምክንያቱም ቤቴም የቤቴም በር ወደ በፀሀይ አልፎ ስለሆነ ሁል ግዜ ፀሀይ ስትወጣ መመልከት እወዳለሁ። እና የፀሀይ መውጣት ሁሌ ነው የማየው። እሞቃለሁም አብዛኛው ግዜ በኢትዮጲያ የፀሀይ አቆጣጠር። በአንድ ሰዓት አካባቢ ስለምትወጣ ያኔ ደግሞ ቀጥታ ቤቴ ስለሚገባ የፀሀይ መውጣት አያለሁ

አዎ በስራ ላይ ችግሮችን በቀላሉ ነው የምፈታው። ይሄ ማለት ደግሞ በመግባባት ነገሮችን በሰፋ ባለ አስተሳሰብ በመመልከት። በስራ ላይ ለሚያጋጥሙ ችግሮችን በቀላሉ እፈታቸዋለሁ። ይሄ ደግሞ በተለይ ከደንበኞች ጋር ያለው ግንኙነት ጠንከር እንዲል ያደርግልኛል

አዎ። ኧ አዎንታዊ አስተሳሰብ ተቀብዬ አቃለሁ ምክንያቱም ብዙ ሰዎች ስራቸውን በአግባቡ ስትጨርስላቸው ሊሆን ይችላል። ኧ የመስመር ግዢ ነገሮችን ስትጨርስላቸው ሊሆን ይችላል ምክር ስሰጣቸው የሆነ አወንታዊ አስተሳሰብን ይሰጡኛል። ስለዚህ ሁል ጊዜ እነዚህ ተቀብዬ የማሻሽለውንም አሻሽላለሁ

ከቤቴና ከስራዬ ያለው ርቀት የአምስት ኪሎ ሜትር ያህል ርቀት አለ። ይሄ ደግሞ በእግሬ የምጓዘው ምክንያቱም የአካል እንቅስቃሴ ማድረግ በጣም ወሳኝ ነው። ስለዚህ አምስት ኪሎ ደግሞ በጣም አጠር ያለ ስለሆነ አምስት ኪሎ ሜትር ቀላል ናት። በእግሬ እጓዛለሁ ቀስ ብዬ ስለዚህ ከቤቴ ወደ ስራዬ ያለው ርቀት አምስት ኪሎ ሜትር ነው

አወ ዜና በመስመር ላይ አነባለሁ። አብዛኛውን ጊዜ በ ቢኢሰ ወይም ሲቢኢ በሚባሉ መልእክቶችን የሚተላለፍ በጣም እተገብራቸዋለሁ ትክክለኛ መረጃም ይሰጡናል ስለዚህ ዜናን በመስመር ላይ መመልከት የእለት ውሎን በቀላሉ እንዲንረዳ ያግዘናል የመጀመሪያ ኢንፎርሜሽን ወይም የመጀመሪያ ሀሳብ የምንቀበልበት መንገድ ስለሆነ ነው

እኔ የምነሳው አብዛኛውን ጊዜ ከጧቱ አስራ አንድ ስዓት ነው አስራ አንድ ስዓት ተነስቸ እስፖርት እሰራለሁ ጸሎት እጸልያለው የአካል እንቅስቃሴን አደርጋለሁ። እና ልብስኣ ለብሸ ለብሸ የተለያዩ ተግባሮች አከናውናለሁ። እና አስራ አንድ ስዓት ተነስቸ ደግሞ በጣም ጥሩ ደስ የሚል ስዓት ነው

ኔ በጣም የምወደው ፍራፍሬ ቢኖር በኢትዮጵያ ውስጥ ከሚገኙ ፍራፍሬዎች አፕል ነው። አፕል በጣም እወዳለሁ ለሰውነቴ ይስማማኛል ሰውነቴን ቀለል ብሎ ይውለኛል እሱን ስመገብ ስለዚህ የምወደው ፍራፍሬ ከማንም በላይ አፕል ፍሬ ነው።

አዎ የተበላሸ ነገር ማስተካከል እችላለሁ ብዙ ነገር ሊበላሸው ይችላሉ እነዚህ ደግሞ ማስተካከል ደግሞ የኛ ሀላፊነት ነው። ሰው ስትሆን ብዙ ነገር ይበላሻል እነሱን አስተካክለን ወደ ጥሩ ጎን ወስደን መጠቀም በጣም ጥሩ ነው። ስለዚህ የተበላሸ ነገር ማስተካከል በህብረተሰባችንም በእኔም የተለመደ ነው።

ከማውቀው ምሳሌዎች ንገረኝ ንገረኝ ካልሽኝ እኔም አንድ ነገር ነው። እሱም ፍየል ከመድረሷ ቅጠል መበጠሷ የሚባል ምሳሌ አለ። ይህ በአብዛኛው በአማራ ክልል የሚናገሩት ነው። እና ይሄ በጣም ደስ የሚል ጥሩ መልእክት የያዘ ነው

አዎ እድለኛ እድለኛ ነኝ። እድለኛ ነገርም አለኝ ማለት አብዛኛው ሰዎች እድል ያጋጥማቸዋል ብዙ ነገር በህይወቴም ጥሩ ደስ የሚል እድለኛ ሆኜ አውቃለሁ። ሎተሪ ደርሶኝ ያውቃል ክራይ ቤትም ተሸፍኖልኝ ያውቃል። ስለዚህ ይህ ደግሞ እድለኛ ነገሮችን ካሉ አንዱ አንደኞች ናቸው

አዎ ቡና መፍጨት አቃለሁ ቡና መፍጨት ኢትዮጵያውያን አብዛኛው ራሳችንን ቡና እንፈጫለን። እኔ የምፈጨው በኤሌክትሪክ ነው። ወይም ቀለል ባለ በእንጨት በተሰራም ይፈጫል እኔ የምፈጨው ግን በኤሌክትሪክ ሀይል ተጠቅሜ ቡናን መፍጨት አቃለሁ

አዎ ደብዳቤ መጻፍ እወዳለሁ፤ ብዙ ጊዜ ለጓደኞቼ ደብዳቤን ጽፌ አውቃለሁ። በአሁን ግን በተለያዩ በመስመር ላይ መልእክት ነው የማስቀምጠው ለምሳሌ በቴሌግራም እልካለሁ ደብዳቤዎች ወይም ቀጥታ በፖስታ ቤት እልካለሁና ደብዳቤ መጻፍ እወዳለሁ ሁልጊዜም እጽፋለሁ።

አዎ የመንገዴን ስም አቃለሁ ምክንያቱም አንድ ሰው ወደሆነ ቦታ ለመድረስ ሲፈልግ በየትኛው መንገድ ሊሄድ ብሎ ይጠይቃል። ሰው ስለዚህ በዚህ አርገህ ሂድ የሚል መልእክት ይሰጥበታል። ስለዚህ ሁል ጊዜ ወደ ስራዬ ቦታ ሲሄድ የመንገዴ ስምን አውቀዋለሁ። እና እሱን ተከትዬ ነው ምሄደው

አዎ የአካል ብቃት እንቅስቃሴ አደርጋለሁ። አብዛኛው ጊዜ የአካል ብቃት እንቅስቃሴ ማ ማድርገው ከጧቱ አስራ አንድ ስዓት ከሰላሳ አምስት ደቂቃ ሲል የአካል ብቃት እንቅስቃሴን አደርጋለሁ። ይህ ደግሞ ቀኑን በጣም ደስ በሚል መንፈስ እንድሰራውና የጭንቀት መንፈስን እንዲቀንስልኝ ያደርግልኛል

አዎ የጎረቤቶቼን ድምጽ እሰማለው አብዛኛው ጊዜ የሚሰማው በጡዋትና ማታ ነው። ስለዚህ በጣም ብዙ ሰዎች ስላሉ አከባቢ ራሱ ይረበሻል። አና የጎረ ጎረቤቶቼን ድምጽ እሰማለው ግን ምንም ማድረግ አይቻልም። ዝም ብዬ በትዕግስት ነው የማሳልፈው፤ እና አለ ድምጽ።

እኔ ዛሬ የመጀመሪያ ምግብ የበላሁት ኬክ በሻይ ነበር። ኬክ በጣም እወዳለሁ ሰውነቴም በቀላሉ ይቀበለዋል። እና ቀለል ያለ ምግብ የመፈጨት ብቃት ደግሞ በቀላሉ የሚፈጭ ነው። ለምሳሌ ስጋ በልተን ለአሥራ ስምንት ሰዓት ያህል ሳይፈጭ ሊቆይ ይችላል። ስለዚህ ኬክን ስበላ ግን በቀላሉ ስለሚፈጭ ዛሬ የመጀመሪያ ምግብ የበላሁኝ ኬክ በሻይ ነው

አዎ በእጅ መጽሐፍ እወዳለሁ አብዛኛው ጊዜ በደብተር ላይ የምጽፈው በእጄ ጽሁፍ ነው። እና አንዳንድ ቀን በኮምፒውተር ልጽፍ እችላለሁ አብዛኛው ግን በእጅ መጻፍ እወዳለሁ። ብእርን ይዤ ወይም እርሳስን ይዤ የተለያዩ ነገሮችን እጽፋለሁ እና ቀን በቀን ሁል ጊዜ በሚባል ደረጃ በእጅ መጻፍ እወዳለሁ

ሃይማኖታዊ በዓላት ወይም ግብሮች አከብራለሁ ይሄ ደግሞ በህብረተሰባችን በጣም የተለመደ ነው። ይሄ የምናደርገው ደግሞ ከቤተሰቦች ጋር ከጓደኞች ጋር ነው። ስለዚህ ይሄ ደግሞ ትልቅ የመንፈስ እርካታን እንድናገኝ ያግዘናል። ስለዚህ ሃይማኖታዊ በዓላትና ግብሮችን አከብራለሁ

እኔ ከሁሉ መተግበሪያዎች አበልጬ የምወደው መተግበሪያ ቴሌብር ነው። ቴሌብር ደግሞ ቀን ኤ ቀን ውሎች፣ ውሎችን በጣም ፈጣንና ኤ ካልተፈለገ፣ የአጭበርባሪዎች መንገድ እሱን እንድቆጥብ ያደርገኛል። ስለዚህ፣ እኔ በጣም የምወደው መተግበሪያ ቢኖር፣ ኤ የቴሌብር መተግበሪያ ነው።

አዎ በስልክ እልካለሁ ምክንያቱም አለማችን እየተንቀሳቀሰችው ያለችው በስልክ ገንዘብ መላክ ነው። ከሌባዎች እንዳያገኙን እንዳይዘርፉን ስለሚከላከልልን በስልክ ገንዘቡን እልካለሁ። ይሄ ደግሞ በጣም ወሳኝ እና የሚያስፈልግ በቴክኖሎጂ መሰረት ያደረገ ተግባር ስለሆነ በስልክ ገንዘብ እንልካለን።

እኔ ብዙ አይነት ጥቅማ ጥቅሞች አሉኝ። እነዚህ ደግሞ ለምሳሌ ከ እኔ በሚሰራበት ስራ ተቀጥሬ በሚሰራው ስራ ይሄ የስራ ዋና ሀላፊ የጥቅማ ጥቅም ይሰጠኛል። ይሄ ደግሞ ሰአቴን ገፋ አድርጌ ሲሰራ የገንዘብ ይሰጠኛል የሀሳብ ይሰጠኛል። ስለዚህ እነዚህ በጣም ደስ የሚሉ ናቸው

አዎ ሙዚየም እሄድ እወዳለሁ ብዙ ጊዜ እንደውም በሳምንት አንድ ጊዜ ወይም በወር አራት ጊዜ ወደ ሙዚየም እሄዳለሁ ሙዚየም ስሄድ ደግሞ የተለያዩ ነገሮች አገንያለሁ ይሄ ደግሞ አይምሮየ በጣም እንዲታደስና የማስታወስ ችሎታዬን በጣም ከፍ እንዲል ያደርገዋል።

አዎ ኮከቦች መመልከት በጣም ነው ምወደው። ኮከቦች የምወጡት ከማታ በአብዛኛው ጊዜ ከማታው ሁለት ሰዓት እስከ ለልቱ አስር ስዓት። ኮከቦች ይታያሉ ይሄ ደግሞ አለምን እንድረደው እና የአምላክን ድንቅ ስራ አደንቃለሁ። በዚህ ምክንያት ማለት ነው

እኔ የምልከው እሜል አንድ ብቻ ነው ይሄ ብቻ አንድ እሜል ብቻ ነው ምጠቀመው ይህ የላኩት ደሞ ለተለያዩ ተግባራዋቸ እንዲያከናውን ያደርገኛል። ስለዚህ እኔ ምልከው እሜል አንድ ብቻ ነው ምጠቀመው ለስራ ሊሆን ይችላል የተለያዩ ነገሮች ሊሆን ይችላል። ከዚህ በፊት ብዙ ኢሜል ነበረኝ። እኔ ግን አሁን አብዛኛው ጊዜ ምጠቀመው እሜል አንድ ብቻ ነው ምልከው

በእጅ መሸመን አላውቅም አልችልም። ምክኒያቱም በእጅ መሸመን አብዛኛውን ጊዜ ሚጠቀሙት ብዙ ሰዎች ትላልቆች አሉ እኔ ግን አስተዳደጌ በእንደዚህ መልክ ስላልሆነ በእጅ መሸመን አላቅም። ግን በቀጣይ በእጅ መሸመን ተምሬ እሰራለሁ

አዎ ባጀት አስተዳድራለሁ ምክንያቱም ባጀት ማስተዳደር በጣም ወሳኝ እና አስፈላጊ ነገር ነው ይሄ የሚሆንበት ምክንያት ደግሞ የተለያዩ ነገሮችን ሀሳቦችን እና ሀላፊነቶችን ተቀብለን እነሱን በሚገባ መልክ ባጀት ማስተዳደር ለህይወታችን በጣም ወሳኝ ነው። ስለዚህ እኔ ባጀት አስተዳድራለሁ

እኛ ስብሰባ የምናደርገው በስራ ላይ ሲሆን በወር ሁለት ጊዜ ስብሰባን እናደርጋለን። ይሄ ደግሞ በወር ውስጥ የተፈጠሩ ችግሮችን በመፍታት እንዲሁም የሚበራታቱ ነገሮችን በማበርታት እንዲሁም ደንበኞችን ያለን ግንኙነት ለመጠናከር ስለሚጠቅመን። በወር ሁለት ጊዜ ስብሰባ እናደርጋለን

አዎ የቀን መቁጠሪያ እጠቀማለሁ አብዛኛው ጊዜ የቀን መቁጠሪያ የምጠቀመው በኢትዮጵያን የሰዓት አቆጣጠር ነው። ሌሎች አለም የራሳቸው የቀን መቁጠሪያ አላቸው። እኔ የምጠቀመው የኢትዮጵያን የቀን መቁጠሪያ ነው። የምጠቀመው ይሄ ደግሞ ከእኔ ጋር አብሮ ስለሚሄድ በፍጥነት ሰዓት እንድረዳው ስለሚያደርገኝ የቀን መቁጠሪያን እጠቀማለሁ

አዎ ስራዎች በቅደም ተከተል ነው ማስቀምጠው አብዛኛው ጊዜ ስራዎችን በቅደም ተከተል ካለስቀመጥናቸው ካለስፈለጊ ድካም። አለስፈለጊ ድካም ወደሆነ እንገባለን ስለዚህ ስራዎችን በቅደም ተከተል ማስቀመጥ። ሰአታችንን እንድቆጥብልን ያደርጋል።

መጠበቅ ለኔ በጣም ትልቅ ፈተና ነው መጠበቅ በተለያዩ ነገሮች ያጋጥማል። ለምሳሌ በተለያዩ ታክስ ሰልፍ ሊሆን ይችላል ቀጠሮ ይዘን ደግሞ ቶሎ ላለመድረስ። መጠበቅ በጣም ከባድ ነው። ይሄ ደግሞ ትዕግስቴን ይፈታተንብኛል። ስለዚህ መጠበቅ በጣም ከበድ ያለ ነው ለ እኔ

አዎ ሳንቲም እቆጥባለው ሳንቲም መቆጠብ ድህነትን ይቀንሳል እንዲሁም ካላስፈላጊ አስፈላጊ የሆነ ወጪዎች። እንቆጠባለን። አስፈላጊ የሆኑ ወጪዎች ወጪዎችን። ምንዳረገው አንደኛው ሳንቲም ባለመቆጠብ ነው። ስለዚ ሳንቲም ብንቆጥብ። የሀገርን እድገት እናፋጥናለን

እኔ ብዙ አይነት ጫማዎች እወዳለሁ። ከእነዚህ ግን በጣም የምወደው ጫማ ቢኖር፣ አዲዳስ የምል ጫማ ነው። ይሄ ቀለል ያለ፣ ኤ በቀላሉም ሙቀትን የሚከላከልና ለስፖርትም የሚሆን ጫማ ነው። እንዲሁም ለመዘነጥም ፈታ ያለ ነው፣ እና እኔ በጣም የምወደው ጫማ አዲዳስ ጫማ ነው።

እኔ የምወደው አትክልት ቢኖር ካሮት ነው ካሮት በጣም ነው የምወደው ካሮት ደግሞ በጣም ብዙ ጥቅሞች አሉት ስለዚህ ከሁሉ ለይቼ የምወደው ካሮት ነው። ካሮት ለአይን ብርሃንም ይጨምራል። የተለያዩ ነገሮችን በውስጡ የያዘ ስለሆነ ቫይታሚኖች ስለዚህ ካሮትን ከሁሉ አብልጬ የምወደው ለዛ ነው።

አወ ልብስ በእጄ ነው የማጥበው አብዛኛውን ጊዜ ብዙ ሰወች በላውንደሪ አድርገው ሊያጥቡ ይችላሉ እኔ ግን ልብስ በእጅ ማጠብ በጣም እወዳለሁ። ይሄ ደግሞ ኢትዮጵያውያን ከሰማኒያ አምስት ፐርሰንት በላይ የሚሆን ኢትዮጵያውያን በእጅ። ነው ልብስ የሚያጥቡት እኔም በእጅ ነው ልብስ የማጥበው።

የስራ ቦታ ድህንነት በጣም ደስ የሚል ነው ምንም አይነት ረብሻ የለም። ምክንያቱ የኔ የስራ ቦታ ሱቅ መጠበቅ ስለሆነ ይሄ ደግሞ በጣም ሰላማዊ ነው። አራት ኪሎ በጣም ሰላም የበዛበት ነው። ጥበቃዎችም ስላሉ ስለዚህ የስራ ድህንነቱ በጣም ደስ የሚል ልቀጥልበት የሚገባ ነው

አዎ ማሸነፍ በትዕግስትና በጥራት አሸንፋለሁ። ይህ ማሸነፍ ደግሞ ብዙ ጊዜ ወሳኝ ነገር ነው። ምክንያቱም ማሸነፍ ብዙ ጊዜ የምናሸንፈው በራስ መታማመን ስላለን ነው። ስለዚህ ማሸነፍ በጣም ወሳኝ ነው። የትም እንግባ በስራችን ላይ ማሸነፍ አለብን

ቀዝቀዛ የአየር ሁኔታ አልወድም ምክንያቱ እኔ ወባ በሽታ ስላለኝ ይሄ ደግሞ በቀላሉ ወደ በሽታ ስለሚያደርገኝ ስለሚዳርገኝ ቀዝቃዛ የአየር ሁኔታ አይመቸኝም። እኔ የሚመቸኝ ሙቀት የሆነ ነው። እና ቀዝቃዛ የአየር ሁኔታ በኢትዮጵያውያን በብዙ ቦታዎች አሉ እኔ የምወደው ግን ሙቀት ያለበት ቦታ ነው

አዎ የይለፍ ቃልህን መጠበቅ በጣም ወሳኝ ነው። ስለዚህ በማንኛውም ነገር የይለፍ ቃልን እንጠቀማለን ይሄ ደግሞ ወደ ዋናው ነገር ለመግባት የይለፍ ቃልን መጠበቅ በጣም ወሳኝ ነው። ይሄ ደግሞ ታማኝነትን ወይም ራሳችንን መሆናችንን ለማረጋገጥ የምንጠቀምበት መንገድ ስለሆነ ነው

ጢም ማቆየት አልወድም። ምክንያቱም ጢም የተለያዩ ደሞችን የደም ስር ስለሚመጥ አይመቸኝም። ከዛ ፊት ደግሞ ሁል ጊዜ ተላጭቼው ነው የምሀደው ስለዚህ ጢም ማቆየት አልወድም። ባቆየውም ቢበዛ ሶስት ሳምንት ወይም ሁለት ሳምንት ሊሆን ይችላል።

በቤቴ ውስጥ ልዩ የሆነ መቀመጫ አለኝ። ለምሳሌ፦ ኮምፒውተሬን ያስቀመጥኩበት፣ እ ማስቀመጫ ደስ የምል ነው። ስለዚህ፣ እዛ ሆኜ ቁጭ ብዬ የተለያዩ የለት ስራዎችን እፈጽማለሁ። የተለያየ መስመር ጊዜዎችን እጨርሳለሁ። እንዲሁም የመስመር ዜናን እከታተላለሁ። ይሄ ሁሉ የምጠቀመው በቤቴ ላይ ባለው ልዩ የሆነ መቀመጫ ላይ ነው።

እኔ ወደ ገበያ የሚሄድበት ቀን ብዙ ጊዜ በሳምንት ሰባት ጊዜ ሊሄድ እችላለው። እኔ እና እኔ የምሄድበት በቀን ውስጥ ሰዓት ከአምስት ሰዓት እስከ አስር ሰዓት ያለው ነው። ወደ ገበያ የሚሄደው እና በዚህ እለት ተገባይቼ ወደ ቤቴ እመለሳለሁ

አዎ ብዙ ሰነዶች አዘጋጃለሁ በተለያየ ነገሮች ለምሳሌ በፎልደር ማስቀመጫ መንገድ ሊሆን ይችላል። በተለያዩ ነገር ደብተር በመጻፍ ሊሆን ይችላል። ስለዚህ ሰነዶችን ብዙም ማዘጋጀት ህይወታችንን በቀላሉ ጥሩ እንዲሆንና ስኬታማ እንድንሆን ያደርግልናል